ከፀሀይ በተለያየ መንገድ እጠበቃለሁኝ በተለይ በእኛ ሀገር የተለያየ የአየር ንብረት ነው ያለው እንደየአካባቢው ይለያያል። በርግጥ ግን በተለየ ሁኔታ ፀሀያማ የሚሆንበት እና ፀሀዩ የሚከብድበት ጊዜ አለ። ያ ማለት ለምሳሌ በኢትዮጵያ ጊዜ ዘመን አቆጣጠር የወቅቶች ልዩነት በተለያየ መንገድ ይከፈላል። ለምሳሌ የክረምት ወቅት አለ የበጋ ወቅት አለ የጸደይ ወቅት አለ የመኸር ወቅት አለ አራት ወቅቶች ናቸው ያሉት። አራት ወቅቶች አሉን በኢትዮጵያ የጊዜና የወቅቶች አቆጣጠር ማለት ነው። ከእነዚህ ከክረምት ከበጋ ከጸደይ ከመኸር ከነዚህ ከአራቱ ወቅቶች በጣም የምሞቀውና ፀሀይ የሚበዛበት ወቅት የበጋ ወቅት ነው። የበጋ ወቅት ፀሀዩ በጣም ያቃጥላል። ሁሉም ነገር ይሞቃል። ፀሀይ በጣም በብዛት የምትወጣበት ጠዋት ከንጋቱ አንድ ሰዓት ጀምሮ የምታቃጥልበት ወቅት ነው የበጋ ወቅት። በእነዚህ ጊዜ ከፀሀይ መጠበቅ ግዴታ ነው። ያን ጊዜ ምንድነው የማደርገው? የመጀመሪያው የማደርገው ጃንጥላ መያዝ ነው። ከፀሀይ የምጠበቅበት ወይም ደግሞ ፀሀይ ሲበረታና ሙቀት ሲበረታ ከፀሀይ የምጠብቅበት የመጀመሪያው እና በተደጋጋሚ የማደርገው ጃንጥላ መጠቀም ነው። ከስራ ቦታ ስመጣ እና ወደ ስራ ቦታ ስሄድ ጃንጥላ ይዤ እንቀሳቀሳለሁኝ። ጃንጥላው ፀሀይ የሚ ከፀሀይ የሚጠብቀኝ ፀሀይ እንዳቃጠለኝ የሚጠብቀኝ አንዱ መንገድ ነው ማለት ነው። ፀሀይ ደግሞ በጣም ሲያቃጥለን ቆዳችን እንደሚበላሽ ፊታችን እንደሚበላሽ ይሄ ሳይንስ የሚያረጋግጠው ጉዳይ ነው። እና ከፀሀይ ለመጠበቅ የመጀመሪያ ማድረገው ጃንጥላ መያዝ ነው። ጠዋት ከእንቅልፌ እንደተነሳው ልብስ ቀይሬ ቁርስ በልቼ ወደ ስራ ቦታ ስወጣ ጃንጥላ ይዤ እሄዳለሁኝ። ስለዚህ ከቤት እንደወጣሁ ጃንጥላ እይዝና ስራ ቦታ እስከምደርስ ቢሮ እስከምደርስ ድረስ ጃንጥላ ዘርግቼ ከፀሀይ እጠበቃለሁኝ ማለት ነው። ይሄ የመጀመሪያውና ሁል ጊዜ እንዳማረጽ አድርጌ የሚይዘው ነው ከፀሀይ የምጠበቅበት መንገድ ነው ጃንጥላ መያዝ። ሌላኛው ደግሞ እዛው ቢሮ መቆየት ነው ከፀሀይ የምጠበቅበት አንዱ መንገድ። ለምሳሌ ጠዋት ስወጣ ወይም ጃንጥላ ረስቼ ከወጣሁኝ ከስድስት ሰዓት ከቀኑ ስድስት ሰዓት እስከ ቀኑ አስር ሰዓት ድረስ ፀሀይ በጣም ትበረታለች ፀሀይ በጣም ትሞቃለች። ይሄን ጊዜ ምንድነው የማደርገው? እዛው ቢሮ ስራ እየሰራሁ መቆየት ነው። በዛ መንገድ ፀሀዩ ቀዝቀዝ እስከሚል ድረስ ቆይቼ እወጣለሁኝ ማለት ነው። ስለዚህ እዛው ቢሮ ወይም ደግሞ ስራ ቦታ በመቀመጥ ከፀሀይ እጠበቃለሁ ማለት ነው። አንዱ የማደርገው እና ሁለተኛው ከዛ የምጠበቅበት መንገድ ይሄ ነው። በጠዋት ከቤት እወጣለሁ በጠዋት ደግሞ ያን ያህል ፀሀይ አያቃጥልም ፀሀይዋ አይሙቅም ስለዚህ ወዲያው ቶሎ ቢሮ እገባለሁኝ። ከዛ ምሳ ሰዓት እና እስከ ቀኑ አስር ሰዓት ድረስ እዛው ቢሮ ውስጥ አሳልፋለሁኝ ማለት ነው። በዚህ መንገድ ከጸሀይ እጠበቃለሁ። ሌላኛው ደግሞ በተለይ መንገድ ስሄድ ምን ስል ከፀሀይ የምጠበቅበት ሌላኛው መንገድ ደግሞ ዛፍ ወይም የዛፍ ጥላ ስር መቀመጥ ነው። ምክንያቱም ፀሀዩ በጣም ሲያቃጥለኝ ፀሀዩ በጣም ሲያደክመኝ ምንድነው የማደርገው? የዛፍ ጥላ ስር መቀመጥ ነው። የዛፍ ጥላ ስር እንደ ጃን ጥላ ሆኖ ያገለግላል ወይም ከፀሀይ ይጠብቃል። የራሱ ንጹህ አየር ይስባል። ያን ጊዜ አረፍ እላለሁኝ። ዛፍ ስር ማለት ነው እና ከፀሀይ የምጠበቅበት ሌላኛው መንገድ። የዛፍ ስር መቀመጥ ነው የዛፍ ስር ጥላ ነው የሚሆነው ያው እንደሚታወቀው ዛፍ ካለ እዛ የዛፍ ስር ተቀምጬ ፀሀይዋ እስከምታልፍ ድረስ አሳልፋለሁኝ ማለት ነው። ስራ በጣም የሚበዛብኝ ከሆነ ግን ከፀሀይ የምጠበቀው እዛው ቢሮ በማሳለፍ ነው። ግን በብዛት ጃንጥላ ይዤ በመንቀሳቀስ ነው። ከፀሀይ

የምትጠቀሙት ትራስ ብዛቱ አንድ ነው። ግን እንደ አጠቃቀሜ ሁኔታ ይለያያል። ማለት የምጠቀምበት ጊዜ እንጂ ብዙ ጊዜ በጣም በአብዛኛው ጊዜ የምጠቀመው አንድ ትራስ ነው። ግን አንዳንዴ ምን ያጋጥመኛል? ይሄ ቀና ብዬ ለምሳሌ ንግግር እያረኩኝ ከሆነ ስልክ እያወራሁ ከሆነ ይሄ አንገቴ አከባቢ ድምጽ እንዳይታፈን ሁለት ሁለት ትራስ ደራርቤ እጠቀማለሁኝ። እና አንዳንዴ ያጋጥመኛል እንጂ ብዙ ጊዜ ወይ ደግሞ እንቅልፍ ስተኛ በመደበኛ ሰዓት እንቅልፍ ስተኛ ማታ ደክሞኝ አረፍ ስል የምጠቀመው አንድ ትራስ ነው። ግን ቅድም እንዳልኩት። ንግግር እያረኩኝ ከሆነ ወይም ደግሞ የሆነ ምስል እየቀረጽኩኝ ከሆነ እዚህ ጉሮሮዬ አካባቢ እንዳይታፈንና ንጹህ የሆነ ድምጽ እንዲወጣ ሁለት ትራስ ተጠቀሜ ቀና ብዬ እቀመጣለሁ ማለት ነው። አንዳንዴ ደግሞ አልጋ ላይ ቁጭ ማለት ልፈልግ እችላለሁኝ። ወይ ሳነብ ወይ ደግሞ መጽሐፍ ስጽፍ ወይ ደግሞ የሆነ ነገር ሳደርግ። ደገፍ አድርጎ የሚያቆመኝ ደራርቤ ልጠቀም እችላለሁ ምክንያቱም በአንድ ትራስ ቀና ማለት አይቻልም በአንድ ትራንስ ለመተኛት ብቻ ነው የሚመቸው። ስለዚህ ምንድነው የማደርገው ትራሶች ደራርብና። ቀጥ ብዬ እቀመጣለሁ ያኔ ለመጻፍ የመቸኛል ለማንበብ ይመቸኛል ለመናገር ይመቸኛል እንደፈለኩ አደርጋለሁ ማለት ነው። እና ትራስ ብዙ ጊዜ እጠቀማለው በተለይ አልጋ ላይ ስሆን ብዙ ጊዜ እጠቀማለሁኝ። ትራስ የምጠቀምባቸው የመጀመሪያው አልጋ ላይ ስሆን ያንድም የታወቀው ለመተኛት ወይ ደግሞ አሁን እንዳልኩት አልጋ ላይ ሆኖ ለመጻፍ አልጋ ላይ ሆኖ ለማንበብ አልጋ ላይ ሆኖ የሆነ ነገር ለመስራት መደገፊያ ትራሶችን እጠቀማለሁኝ። ከዛ ውጪ ደግሞ ትራስ የምጠቀመው ሶፋ ላይ ነው። ብዙ ጊዜ ሶፋ ላይ የመደገፊያ ትራስ እጠቀማለሁ። ምክንያቱም ሶፋው ሲሰራ በራሱ የራሱ የሆነ መደገፊያ አለው። ያም ትራስ ነው የሚባለው እሱንም እጠቀማለሁኝ ምናልባት ወደ ኋላ በጣም ጎንበስ ላለማለት ወይ ደግሞ ወደ ጎን ጎንበስ ላለማለት ድጋፍ ስለሚያስፈልግ ትራስ እጠቀማለሁኝ። እና እንደየአስፈላጊነቱ ነው። እንደየአስፈላጊነቱ ብዙ አይነት የትራስ አጠቃቀም እጠቀማለሁኝ። ግን በብዛት በብዛት ለመተኛት ለምሳሌ ማታ ለመተኛት ከሆነ የምጠቀመው አንድ ትራስ ብቻ ነው። ግን አንዳንዴ ቅድም እንዳልኩት ምንድነው የሚሆነው? እንደምንሰራባቸው ሁኔታዎች ይቀያየራል። ለምሳሌ አልጋ ላይ ከእንቅልፌ ልክ ከእንቅልፌ እንደነቃሁኝ የሆነ ነገር ማንበብ ብፈልግ በአንድ ትራስ ቀና ማለት አልችልም ስለዚህ ምን አደርጋለሁኝ? ሁለት ሶስት ትራስ ደራረቤ ከኋላዬ እደገፍና ቀና ብዬ ማንበብ እጀምራለሁ ማለት ነው። ያን ጊዜ ሁለት እና ከዛ በላይ ትራስ ያስፈልገኛል ማለት ነው። አንዳንዴ ደግሞ ሶፋ ላይ ለምሳሌ ዘና ብሎ ለመቀመጥ ሶፋው በራሱ መደገፊያ ሊያስፈልገኝ ይችላል። ያን ጊዜ ምን አደርጋለሁ ከኋላዬ ትራስ አስቀምጥና እንዲ ዘና ብዬ እቀመጣለሁኝ ማለት ነው። ያን ጊዜ ጥሩ ስሜት ይሰማኛል እረፍት ይሰማኛል ማለት ነው። እና እንደ ትራስ እንደ ሁኔታው ነው እንደሁኔታዎች እንደአስፈላጊነቱ እንደ እንደየ ስራዬ ይለያያሉ ማለት ነው። እንጂ ለምሳሌ ማታ ሁለት ሰዓት እስከ ጠዋቱ አስራ ሁለት ሰዓት ወይም ሌሊቱን ሙሉ እንቅልፍ የምተኛ ከሆነ የምጠቀመው አንድ ትራስ ነው። ለእንቅልፍ ከሁለት በላይ ትራስ ወይም ከአንድ በላይ ትራስ አልጠቀምም ምክንያቱም አንድ ትራስ በቂ ነው። ለእንቅልፍ። ቅድም እንዳልኩት አልጋ ላይ ሆኖ ስራ ለመስራት አልጋ ላይ ሆኖ ደገፍ ብሎ ለማውራት ሶፋ ላይ ሆኖ ደገፍ ብሎ ለማውራት ሶፋ ላይ ሆኖ ደገፍ ብሎ ቴሌቪዥን ለማየት እንደዚህ አይነት ሁኔታዎች ሲያጋጥሙ ሁለት እና ከዘያ በላይ ትራስ እጠቀማለሁኝ። እና እንደየ እንደየ እንደየስራው አይነት አልጋ ላይ እንደምሰራው ሶፋ ላይ እንደምሰራው አይነት እንደየስራውና እንደሁኔታው ይወሰናል። ግን በቋሚነት ይሄ በመደበኛነት እንቅልፍ ለመተኛት ከሆነ ወይም አረፍ ለማለት ከሆነ አንድ ትራስ ብቻ ነው የምጠቀመው

ማሰላሰል አደርጋለሁ ማለት ማሰላሰል በራሱ ጥሬ ትርጉሙ ምንድነው? የሚሆነው ማሰብ ማለት ነው። አይምሮን በመጠቀም። ወይም ደግሞ ፈጣሪ የሰጠንን ጭንቅላታችንን በመጠቀም ማሰብ ማድረግ ማለት ነው። እና ማሰላሰል አደርጋለሁኝ በርግጥ ማሰብ እና ማሰላሰል ልዩነት አላቸው። ማሰብ ቅጽበታዊ ሊሆን ይችላል ስለሆነ ጉዳይ ድንገት ላስብ እችላለሁ። ማሰላሰል ግን በነገሩ ወይም በጉዳዩ በጣም በጥልቀት በመሄድ ማውጣት ማውረድ መደመር መቀነስ እና ስለ ጉዳዩ በደንብ በጥልቀት ማብላላት ማሰላሰል ይባላል። እና ብዙ ጊዜ ማሰላሰል አደርጋለሁኝ። ለምሳሌ ተማሪ ያለው እያለሁ ስለምማራቸው የትምህርት አይነቶች በደንብ ማሰላሰል አደርጋለሁኝ። ለምሳሌ አስታውሳለሁኝ። ሂሳብ የሚባል የትምህርት አይነት ስንማር የራሱ የሆነ ቀመር ያለው የራሱ የሆነ ቀመር ያለው የራሱ የሆነ ያጠናን ዘዴ ያለው ቁጥር የሚበዛው የትምህርት አይነት ስለሆነ ማሰላሰል አደርግ ነበር። ምንድነው? መምህሩ ሲያስተምር የራሱን የሆነ የዛን የትምህርት አይነት ቀመር ይጽፋል። ያን ቀመር መያዝ ስለዛ ቀመር ማሰብ ያንን ቀመር ማስታወስ ካልቻልን ምንም መስራት ስለማንችል ማለት ነው። የትምህርት የትምህርቱ አይነት በራሱ ወይም የትምህርቱ ባህሪ ባህሪው በራሱ ቀመርን ማስታወስ ይጠይቃል። እና ያ ቀመር ከረሳነው ምንም ልንሰራ አንችልም። ለምሳሌ የአንድን ባልዲ ስፋት ለማወቅ ወይም የአንድን ባልዲ ቁመት ለማወቅ የራሱ የሆነ ቀመር አለው። ያንን ቀመር ካላየን ይሄንን ሂሳብ መስራት አንችልም። እና በዛ ጉዳይ ቀመሮችን ማስታወስ አሰራሩን ማስታወስ በደንብ አይምሮን ሰፋ አድርጎ ማሰላሰል እንድናደርግ የሚያደርገን አንዱ የትምህርት አይነት የሂሳብ ትምህርት አይነት ነው። ሌላኛው ደግሞ የፊዚክስ ትምህርት አይነት ነው። ሂሳብ እና ፊዚክስ ተመጋጋቢ ትምህርቶች ናቸው። እና በብዛት የሚሰጡት በቀመር ወይም የሚሰሩት በቀመር ስለሆነ ማሰላሰል ይጠይቃሉ። ማሰላሰል ይጠይቃሉ እና በእነሱ የትምህርት አይነቶች በብዛት ማሰላሰል አደርግ ነበረ። ሌላኛው ደግሞ በህይወት እኔ ለምሳሌ በህይወቴ ስኖር ምንድነው? የምፈልገው? ምንድነው? መሆን የምፈልገው ምንድነው? ማድረግ ያለብኝ? ምንድነው የጎደለኝ ምንድነው? ያለኝ ወደፊትስ ምንድነው ማድረግ ያለብኝ የሚሉትን በሙሉ የህይወት እንቅስቃሴዎችን። ለመገምገም ብዬ ቁጭ ብዬ ማሰላሰል አደርጋለሁኝ። ይሄ ማሰላሰል ጥቅሙ ምንድነው? አንድ ሰው ከራሱ ጋር ቁጭ ብሎ ማሰላሰል ሲያደርግ የሚያገኘው ጥቅም ምንድነው? ራሱን ይገመግማል። ከራሱ ጋር ማሰላሰል የማያደርግ ሰው ራሱን መገምገም አይችልም። የራስ ግምገማ ደግሞ ውጤታማ ያደርጋል ምክንያቱም። ሰው ራሱን ሲገመግሙ ጠንካራ ጎኑን ይለያል ደካማ ጎኑን ይለያል። ጠንካራ ጎኑን ይዞ ይቀጥላል። ደካማ ጎኑን ደግሞ እንዲያስተካክል ያደርገዋል። ስለዚህ ሰው ከራሱ ጋር ማሰላሰል ማድረግ አለበት። እኔም ከራሴ ጋር ማሰላሰል አደርጋለሁኝ። ቁጭ ብዬ ለረጅም ሰዓት ከራሴ ጋር አሰላስላለሁ። እናም ማሰላሰል ሳደርግ ምንድነው የማደርገው? የራሴን ጠንካራ ጎን ለያለሁ ደካማ ጎኔን እለያለሁ። ሁለቱንም ከለየው በኋላ የራሴ ጠንካራ ጎን ምንድነው? የራሴ ደካማ ጎን ምንድነው? የሚለውን ማሰላሰል ካደረኩኝ በኋላ። ወረቀት ላይ እጽፋለሁ። ወረቀት ላይ ጽፌ ደካማ ጎኔን ጠንካራ ጎኔን እጽፍ እና ወደፊት ምን ማድረግ እንዳለብኝም እጽፋለሁ። ከዛ በኋላ በሚኖረኝ በህይወቴ እንቅስቃሴ ውስጥ በእነዛ ነጥቦች ዙሪያ አደርጋለሁኝ ማለት ነው። ምክንያቱም ጠንካራ ጎኔን ለይቻለሁ ደካማ ጎኔን ለይቻለሁ። ስለዚህ በዛ አውድ ውስጥ ህይወቴን እንዲንቀሳቀስ አደርጋለሁ ማለት ነው። ጠንካራ ጎኔ እንድቀጥልበት እያደረኩ ጠንካራ ደካማ ጎኔ ደግሞ እንድተው እያደረኩኝ እንዳሻሽለው እያደረኩኝ ከራሴ ጋር በደንብ ማሰላሰል አደርጋለሁኝ። ይሄ በህይወት ዙሪያ የማደርገው ማሰላሰል ነው። እና ብዙ ጊዜ እና በተደጋጋሚ ማሰላሰል አደርጋለሁኝ። በተለይ በህይወቴ ዙሪያ

የመንግስት ሰራተኛ ስለሆንኩኝ ደሞዝ መቼ እንደሚከፈል በደንብ አውቃለሁ። ደሞዝ በየትኛው ቀን ነው የማገኘው የመጀመሪያው ወር በገባ ከሃያ አምስት እስከ ሰላሳ ባለው ጊዜ ነው። ይሄ ማለት በኢትዮጵያ የመንግስት ደሞዝ አከፋፈለ ስርዓት። ብዙ ጊዜ ደሞዝ የሚከፈለው በኢትዮጵያ ጊዜ አቆጣጠር ነው። የኢትዮጵያ ጊዜ አቆጣጠር ከሌሎቹ አለማት ጊዜ አቆጣጠር ይለያል። እና የራሱን የደሞዝ ክፍያ ለመፈጸም በመንግስት ደረጃ የሚጠቀማቸው ቀናቶች አሉ። እነዚህ ቀናት ብዙ ጊዜ በየትኛውም የመንግስት ተቋማት በየትኛውም የመንግስት ድርጅት ተቋማት ደሞዝ የሚከፈለው በወር በገባ ከሃያ አምስት እስከ ሰላሳ ነው። በርግጥ የመንግስት ተቋማት ብቻ አይደሉም ማንኛውም ቀጣሪ ድርጅት ወይም የሚቀጥር ድርጅት በዚሁ መስፈርት ነው የሚ ደሞዝ የሚከፍለው። እኔ ደሞዝ የማገኘው ከሃያ አምስት እስከ ሰላሳ ባለው ጊዜ ነው ወር በገባ ከሃያ አምስት እስከ ሰላሳ ባለው ጊዜ ደሞዝ አገኛለሁኝ። ይሄ ከሃያ አምስት እስከ ሰላሳ የሚለው ለመግለጽ ያክል አንዳንዴ በሃያ አምስት ያስገባሉ አንዳንዴ ደሞዝ ደሞዝን በሃያ ስድስት ያስገባሉ አንዳንዴ በሃያ ሰባት አንዳንዴ በሃያ ስምንት እያለ እስከ ሰላሳ ድረስ ይሄዳል ማለት ነው። እና ደሞዝ ብዙ ጊዜ የማገኝበት ቀን ከወር በገባ ከሃያ አምስት እስከ ሰላሳ ባለው ጊዜ ነው። በየትኛውም የመንግስት ተቋማት የወር ደሞዝ ክፍያ የሚከፈለው በእነዚህ ቀናት ውስጥ ነው። ይሄ በቋሚነት የሚታወቅ ነው። በርግጥ ቅድም እንደጠቀስኩት የመንግስት ተቋማት ብቻ አይደሉም በየትኛውም የሚቀጥር ድርጅት የወር ደሞዝ የከፍያ ቀን በእነዚህ ቀናት ውስጥ ነው የሚሆነው ተመሳሳይ ነው የተለየ አይደለም። ይሄ ለምንድነው የሆነው? ወር ወራት አቆጣጠር ከሌሎቹ የአላማት አቆጣጠር በኢትዮጵያ ይለያል ትንሽ የቀናት ልዩነት አለው። ከዛ አንፃር የሰራተኛውን አቅም ያገናዘበ የሰራተኛውን የጊዜ ወይም የህይወት እንቅስቃሴ አሁን ካለው የኑሮ ውድነት ጋር በተያዘ መፍትሄ እንዲሆን አሁን አሁን ውይይት እየተደረገበት ነው። ቀደም ብሎ ለሰራተኛው እንዲከፈል እንጂ በቋሚነት ደሞዝ የማገኝበት ቀን ወር በገባ ከሃያ አምስት እስከ ሰላሳ ያሉት ቀናት የደሞዝ ቀናት ነው የሚባሉት። ደሞዝ በእነዚህ ጊዜ ይገባል። ከዛ በኋላ ደግሞ ወር እስኪደርስ ለእያንዳንዱ ሳምንታት ለእያንዳንዱ ቀናት ያን ደሞዝ አከፋፍሎ የማብቃቃት ደግሞ የባለቤቱ የደሞዝተኛው ስራ ነው ማለት ነው። ይሄ ማለት አንዳንዴ ደሞዝ ቀድሞ ሲገባ ለቀጣዩ ወር ለመድረስ ረጅም ጊዜ ይሆናል። ስለዚህ ቀኑን ገፋ አድርጎ ወደ ሰላሳ ሊጠጋ ሲል ሲመጣ ደግሞ ወሩ ትንሽ አጠር ይላል ይሄ ደሞዝተኛ ባህሪ ነው። እና ብዙ ጊዜ እኔ ደሞዝ የማገኝበት ቀን ወር በገባ ከሃያ አምስት እስከ ሰላሳ ነው። በርግጥ አንዳንድ የመንግስት ተቋማት አቋማት ቶሎ የሚከፍሉ አሉ ለምሳሌ ወር በገባ ከሃያ እስከ ሰላሳ የሚከፍሉ የመንግስት ተቋማት አሉ። የግል ድርጅቶችም ጭምር በዚህ ቀናት ውስጥ ይከፍላሉ። ከሃያ እስከ ሰላሳ ባለው ግን አብዛኛው የሚሽከረከረው ከሃያ አምስት እስከ ሰላሳ ባለው ነው። በብዛት በኢትዮጵያ መንግስት መስሪያ ቤቶች በኢትዮጵያ የግል ድርጅቶች በየትኛውም ቀጣሪ ድርጅት የደሞዝ ክፍያ የሚከናወነው ከሃያ አምስት እስከ ሰላሳ ነው። ግን አልፎ አልፎ ደግሞ አንዳንድ ድርጅቶች ለሰራተኞቻቸው በማሰብ እና ለሰራተኛ ጊዜ ወይም ደግሞ ከኑሮ አኳያ ድጎማም ድጋፍም ለማድረግ ቀድሞ ይከፍላሉ። ይሄ ቀድመው የሚከፍሉበት ቀናት ደግሞ እዛው አካባቢ ሆኖ ከሃያ እስከ ሰላሳ ድረስ ባሉት ውስጥ መንግስት ደሞዝ ወይም የሰራተኛ ደሞዝ ክፍያ ይፈጸማል። እና እኔ ደሞዝ የማገኝበት ቀን ከሃያ አምስት እስከ ሰላሳ ባሉት

አዎ የማስታውሳቸው ጥሩ መምህራኖች አሉ። በተለይ ታች ግሬድ እያለን ከ አንደኛ እስከ ስምንተኛ ክፍል የተማርንበት ትምህርት ቤት አንደኛ ደረጃ ትምህርት ቤት ይባላል በቀጥተኛ የትምህርት ቤቱ ስም በተለይ ከአንደኛ እስከ ስምንተኛ ያለው ትምህርት ቤት አንደኛ ደረጃ ትምህርት ቤት በመባል ይታወቃል። እዛ እያለሁኝ በጣም የማስታውሳቸው በጣም ጥሩ መምህራን ምሳሌ የሚሆኑ፣ ተስፋ የሚሰጡ ብዙ መምህራኖች አሉ። ለምሳሌ አራተኛ ክፍል እያለሁኝ አማርኛ ቋንቋ ያስተምረኝ የነበረ መምህር በጣም ጥሩ ስብእና ያለው፣ የራሱ ህይወት ያለው፣ ምሳሌ የሚሆን፣ በትዳርም በእውቀትም ምሳሌ የሚሆን መምህር ነው። እና በጣም የማስታውሰው መምህር ነው። ሌላኛው ደግሞ የሂሳብ ትምህርት መምህር በተለይ ስምንተኛ ክፍል እያለን ሂሳብ ትምህርቱ እየጠነከረ እየጠነከረ፣ ይዘቱን እየቀየረ፣ ቀመር እየበዛ ይመጣል። እና ስምንተኛ ክፍል ስንማር፤ እያንዳንዱን የቀመር ትምህርት ፍትፍት አድርጎ የሚያጎርሰን በጣም ጥሩ ታታሪ የሆነ መምህር፣ በሰአቱ የሚገባ፣ በሰአቱ የሚወጣ፣ ጊዜውን በአግባቡ የሚጠቀም እና እሱ ምሳሌ የሚሆን ጥሩ መምህር ከአለባበስ ጀምሮ ይመክረን ነበር። እንዴት መልበስ እንዳለብ፣ እንዴት መማር እንዳለብን፣ ምን መሆን እንዳለብን፣ ምን ወደፊት የኛ ህይወት ምን መምሰል እንዳለበት የሚያሳየን በጣም ጥሩ ምሳሌ የሚሆን መምህር ነበረ። ሌላኛው ደግሞ ወደ ሁለተኛ ደረጃ ትምሀርት ቤት ስገባ፤ ዘጠነኛ እና አስረኛ ክፍል ስማር የማስታወሳቸው አንድ መምህር አሉ። መምህር ጥሩነህ ይባላሉ። እሳቸውም የሂሳብ መምህር ናቸው። እና በጣም ጥሩ መምህር፣ ታታሪ፣ ጎበዝ፣ አላማ ያላቸው፣ ልጆቻቸውን በደንብ የሚያስተምሩ፣ ለልጆቻቸው ዋጋ የሚከፍሉ፣ ለኛ አርአያና ምሳሌ የሚሆኑ ጥሩ መምህር ነበሩ። አንድ የማስታውሳቸው እሳቸውን ነው ከሁለተኛ ደረጃ ትምህርት ቤት ሌላኛው ደግሞ መሰናዶ ትምህርት ቤት ስንገባ፤ የእንግሊዝኛ ቋንቋ መምህር መምህር ግርማ ይባላሉ። እንግሊዘኛ ቋንቋ መምህር ነበሩ እና እሳቸውም እንግሊዘኛ እንዴት መማር እንዳለብን በደንብ ፈትፈተው የሚያስተምሩ በጣም ታታሪ የሆኑ መምህር ነበሩ። እንግሊዘኛ ቋንቋ ትምህርት ደረጃ ከፍተኛ ደረጃ ላይ የደረሱ መምህር ናቸው። የራሳቸው የቋንቋ ትምህርት ቤት አላቸው። የራሳቸው የእንግሊዘኛ ቋንቋ ትምህርት ቤት አላቸው። በጣም ጎበዝ መምህር፣ በጣም ትሁት፣ ለእያንዳንዱ ተማሪ በግልም በጋራም ክፍል ውስጥ ምክር የሚመክሩ መምህር ናቸው። የኛ ህይወት እንዳይበላሽ ምን ማድረግ እንዳለብን፤ የምናደርገው ጥንቃቄ ምን መምሰል እንዳለበት ምክርና ተግሳጽ የሚሰጡን በጣም ታላቅ አባት ነበሩ። በጣም የማስታውሳቸው ጥሩ መምህር እሳቸው ናቸው የእንግሊዘኛ መምህር ናቸው። እንግሊዘኛ በደንብ እንዲገባኝ፣ እንግሊዘኛ በደንብ እንዳውቅ ከረዱኝ አንዱ የሆኑት መምህር እሳቸው ናቸው። የመሰናዶ ትምህርት ቤት ሲያስተምሩ የነበሩ መምህር ናቸው። ሌላኛው ደግሞ የማስታውሰው ጥሩ መምህር ዩኒቨርሲቲ ወይም ደግሞ ከፍተኛ ተቋም ከገባሁኝ በኋላ፤ አንድ የማስታውሳቸው መምህር አሉ። በጣም ትልቅ አባት ናቸው። ያስተማሩኝ ደግሞ ኔትወርኪንግ የሚባል የትምህርት አይነት ነው። ኔትወርኪንግ የሚባል የትምህርት አይነት ነው ያስተማሩኝ። እሳቸው ደግሞ በጣም ጎበዝ ናቸው። በጣም ታታሪ ናቸው። በጣም ትሁት ናቸው፣ በጣም ሰው አክባሪ ናቸው፣ ለስራቸው ያላቸው ክብር የሚያስደንቅ ነው። ስራቸውን በአግባቡ ይሰራሉ። እያንዳንዱን የትምህርት ምዕራፍ በተግባር ነበር የሚያስተምሩት በተግባር። እያንዳንዱን የትምህርት ምዕራፍ በተግባር ተደግፎ ነው የሚያስተምሩ የነበሩት። እና በጣም ጥሩ፣ ታዛዥ፣ የሚመክሩ የሰውን አላማና ራዕይ የሚያሳዩ ታላቅ አባት ናቸው የማስታውሳቸው በጣም።

ብዙ አይነት መሳሪያዎችን እጠቀማለሁ መሳሪያ የሚለው ቃል የወል ስም ነው የወልስም ነው። በተለያየ የመሳሪያ አይነት ሊገለጽ ይችላል። ለምሳሌ በትምህርት ዘርፍ ከሄድን የምትጠቀማቸው መሳሪያዎች ብዙ ናቸው። በስራ መስክ ሄድን የምጠቀማቸው መሳሪያዎች ብዙ ናቸው። ለምሳሌ የትምህርቱን ዘርፍ እናንሳ በትምህርት ዘርፍ የምጠቀማቸው መሳሪያዎች ብዙ አይነት ናቸው። እስክብሪቶ እጠቀማለሁ ደብተር እጠቀማለሁ ማስታወሻ እጠቀማለሁ። የራሴ የሆነ የኮምፒውተር መሳሪያ እጠቀማለሁ። ብዙ አይነት መሳሪያችን እጠቀማለሁ ለትምህርት ግብአት የሆነውን እኔ ያው መምህር ስለሆንኩኝ። እንደ መምህር የምጠቀማቸው መሳሪያዎች ከብዙ በጥቂቱ ኮምፒውተር ደብተር እስክብሪቶ ለማስተማሪያ የሚሆነኝ ቾክ ወይም ጠመኔ ይባላል። እነሱን እጠቀማለሁኝ ከዛ ውጪ ደግሞ ክፍል ውስጥ ገብቼ ሳስተምር የማስተምረውን ጽሁፍ የሚያሳይልኝ የ ኤሌክትሮኒክስ መሳሪያ እጠቀማለሁኝ። እና ብዙ አይነት መሳሪያ እጠቀማለሁ። ከዛ ውጪ ደግሞ ወደ ስራ ስመለስ። ከሥራዬ ጋር በተገናኘ የምጠቀመው መሳሪያ በብዛት ያው እንደ መምህርነቴ እንደ አንድ በትምህርት እንዳለፈ ሰው የምጠቀመው መሳሪያ የ የሪሰርች መገምገሚያ መሳሪያ ነው። የሪሰርች መገምገሚያ መሳሪያ ነው። ያንን መሳሪያ ሪሰርች መስሪያ እያንዳንዱን በተግባር የሚከናወነውን ስራ የምገመግምበት መሳሪያ ነው። ከዛ ውጪ ደግሞ የምጠቀመው መሳሪያ። ወደ ቤቴ ከስራ ቦታ ወደ ቤቴ ስገባ ቤት ከገባሁኝ በኋላ ልጄን የማጫውትበት የራሴ የሆነ መሳሪያ አለኝ። ይሄ መሳሪያ ለህፃናት የሚሆን ህፃናትን የሚያጫውት ህፃናትን የሚያስደስት መሳሪያ ነው። ልክ ከስራ ስገባ ያንን መሳሪያ ገዝቼ እገባና ከልጄ ጋር እና ከባለቤቴ ጋር እጫወታለሁ ያን መጫወቻ መሳሪያ። የህፃናት ካርቶን ይባላል እሱን እጠቀማለሁኝ። ከዛ ውጪ ደግሞ ስልክ እጠቀማለሁ በብዛት ከጓደኞቼ ከስራ ባልደረቦቼ። እንዲሁም ከባለቤቴ ከልጄ ከቤተሰቦቼ ጋር የምደዋወልበት መሳሪያ ስልክ ነው አንዱ ስልክ እጠቀማለሁኝ። በብዛት በብዛት የንግግር ስራዎችን የንግግር ተግባራት በብዛት የማከናውነው በ በስልክ ነው። ስልክ ደግሞ አንዱ መሳሪያ ነው። አንዱ የመነጋገሪያ መሳሪያ ነው። ከዛ ውጪ ደግሞ የተለያዩ ጨዋታዎችን የማይበት ወይም ደግሞ የምጫወትበት መሳሪያ። ኳስ ነው ኳስ እጠቀማለሁኝ ከጓደኞቼ ጋር ከስራ መልስ ለመዝናናት እንዲሁ ከድካም ለማረፍ የ የኳስ ጨዋታ እንጫወታለን የኳስ መሳሪያ እጠቀማለሁኝ። ከዛ ውጪ ደግሞ የምጠቀመው መሳሪያ በእኔ የህይወት እንቅስቃሴ ውስጥ በብዛት የምጠቀመው መሳሪያ ደግሞ እስክብሪቶ ነው ቅድም እንደጠቀስኩት ያው መምህር ነኝ። በትምህርት አለም ለረጅም ጊዜ ቆይቻለሁ። እና የምጠቀመው መሳሪያ እስክብሪቶ ነው እስክብሪቶ መግባቢያዬ ነው ሁላ ማለት እችላለሁ በጣም የምወደው መሳሪያ ነው። ለሁሉም ሰው የምመክረው ተማሪ እንዲሆን እውቀት እንዲኖረው ነው የምጠቀመው መሳሪያ እስክብሪቶ ነው። ሌላው ከስራ ቦታ ወደ ቤት ከቤት ወደ ስራ ቦታ ለመሄድ የምጠቀመው መሳሪያ ደግሞ ሳይክል ነው። ሳይክል ወይም ደግሞ የሚሽከረከር ሰውን የሚያጓጉዝ ወይም እቃ የሚያጓጉዝ መሽከርከሪያ ነው። እሱን እጠቀማለሁኝ መኪና እጠቀማለሁ። የመጓጓዣ መሳሪያ አንዱ ከቦታ ወደ ቦታ። እና በህይወቴ ውስጥ የተለያዩ መሳሪያዎችን ነው የምትጠቀመው እንደየአስፈላጊነቱ እንደየሁኔታው እንደየአጠቃቀማቸው ልዩነት አላቸው ሁሉም መሳሪያዎች አንድ አይነት ጥቅም የላቸውም። ከዛ አንፃር

በመስመር ላይ ሙዚቃ እሰማለሁኝ በመስመር ላይ ሙዚቃ በተደጋጋሚ እሰማለሁኝ መስመር ላይ ማለት ያው የቃሉ አገላለጽ መንገድ ላይ እንደማለት ነው። ወይም ደግሞ በምንጓዝበት ቦታ እንደማለት ነው። በየትኛውም ቦታ ስሄድ በተለይ ሩቅ መንገድ ስሄድ ወይም ደግሞ መንገድ ላይ ለመዝናናት አየር ለመቀበል ማታ ማታ ስወጣ ሙዚቃ እሰማለሁኝ ሙዚቃ በጣም እወዳለሁ። ሙዚቃ የራሱ ተርጉም አለው የራሱ ስሜት አለው ራሱ የሚሰጠው የደስታ ስሜት የሚፈጥረው የደስታ ስሜት አለ። ብዙ ጊዜ የጆሮ ማዳመጫ አድርጌ አስፋልት ላይ ስንቀሳቀስ ከሰዎችጋ ስሄድ ሙዚቃ እሰማለሁኝ። በተደጋጋሚ የተለያዩ ሙዚቃዎችን እሰማለሁኝ በጣም የምወዳቸው የሙዚቃ አይነቶች የመጀመሪያውና ደስ የሚለኝ የሙዚቃ አይነት። ፍቅር ሙዚቃ ያው እኔ ወጣት ስለሆንኩኝ የፍቅር ሙዚቃ ደስ ይለኛል። የራሴን ስሜት ይገልጽልኛል ያለሁበትን ኢንቫይሮመንት ወይም ያለሁበትን የሁኔታዎች የአየር ሁኔታ። የልጅነቴን የሚያስታውሰኝ ሙዚቃ አለ እና የፍቅር ሙዚቃ ደስ ይለኛል። በብዛት ስልኬ ላይ የማገኛቸው ወይም ኮምፒውተሮች ላይ የማገኛቸው የማስቀምጣቸው ስልኩ ሙዚቃዎች የፍቅር ሙዚቃዎች ናቸው። እነሱን በደንብ አዳምጣለሁ መስመር ላይ ከዛ ውጪ ደግሞ የሀገር ፍቅር ስሜት የሚቀሰቅሱ ሙዚቃዎች አሉ። እነዚህ ሙዚቃዎች ስለ ሀገሬ በደንብ እንዳውቅ ስለ ሀገሬ በደንብ እንደረዳ ስለ ሀገሬ ሁኔታ የሀገር ፍቅር እንዲያድርብኝ የሚያስረዱና የሚያስረግጡ ሙዚቃዎች ናቸው እነሱንም በደንብ እሰማለሁኝ። በተለይ ከስራ ቦታ ስመለስ መንገድ ላይ ሻይ ቡና ለማለት ወደ ምግብ ቤት ስሄድ ወይም ደግሞ ቢሮ ውስጥ ብቻዬን ሰቀመጥ በተለያየ ቦታ ስንቀሳቀስ መስመር ላይ ሙዚቃ በደንብ አዳምጣለሁኝ። ሌላኛው የምወደው ሙዚቃ ደግሞ የሀገርን ፍቅር የሚገልጽ ሙዚቃ እንዳለ ሆኖ ሌላኛው ደግሞ ከስነ ልቦና ጋር በተገናኘ የሚዘፈኑ ዘፈኖች አሉ። ከስነልቦና ማለት ለምሳሌ ሰው ራሱን ማየት ራሱን ማሻሻል ራሱን ሲያሻሽል ሰው እንደሚወደው የሚገልጹ ሙዚቃዎች አሉ። የራሳቸው የሆነ መልእክት ያላቸው ግልጽ የሆነ መልእክት የሚያስተላልፍ የሚገል የሚፈልጉት መልእክት እንዳለ የሚያሳዩ ሙዚቃዎች አሉ። ይሄ ሙዚቃ ከራስ ግንባታ ጋር ከራስ ንጽህና ጋር ከራስ አስተዳደግ ጋር እንዴት መሆን እንዳለብን የሚያሳዩ ሙዚቃዎች አሉ። እነዚህን የስነ ልቦና ሙዚቃዎች በደንብ እወዳቸዋለሁ ያስተምሩኛል ይመክሩኛል። በሌላ መንገድ ራሴን እንዳይና ራሴን እንድገመግም የሚያደርጉኝ የሙዚቃዎች አሉ እና በጣም የምወዳቸው ሙዚቃዎች። ከብዙዎቹ አንዱ የስነ ልቦና ላይ የሚሰሩ ሙዚቃዎች ናቸው። ሌላኛው ደግሞ የመስመር ላይ የምሰማው ሙዚቃ የባህል ባህልን የሚገልጽ ሙዚቃ የአንድን አካባቢ ቋንቋ የሚገልጽ ሙዚቃ የአንድን አካባቢ ባህላዊ አለባበስ የቋንቋ አይነት የባህሉን አጠቃላይ ይዘት የሚገልጽ ሙዚቃ በጣም እወዳለሁ። ምክንያቱም ብዙ ጊዜ መንገድ ላይ ሲሄድ መስመር ላይ የምሰማቸው ሙዚቃዎች የባህል ሙዚቃ ናቸው። ያ ሙዚቃ ምንድነው? የሚያስረዳኝ ስለዛ አካባቢ ባህል ስለዛ አካባቢ ቋንቋ ስለዛ አካባቢ አለባበስ ስለሚያስረዳኝ በደንብ ነው። የምሰማውና ደስ የሚለኝ እና መስመር ላይ ከምንሰማቸው ሙዚቃዎች ውስጥ አንዱ የባህል ሙዚቃ። ስለአንድ አካባቢ የቋንቋ አይነት ስለአንድ አካባቢ የአለባበሳ አይነት የሚያሳየኝ ስለሆነ ማለት ነው እና እዛ አካባቢ ሳልሄድ ስለዛ ማህበረሰብ እና ስለዛ ህዝብ በደንብ እረዳለሁኝ። እና መስመር ላይ ሙዚቃ በደንብ እሰማለሁኝ በተለያየ ቦታ በተለያየ ጊዜ እየሰማሁ ነው ሙዚቃ።

የምወደው መጠጥ እውነት ለመናገር ብዙ የለም በጣም ከመጠጥ ራሴን የገደብኩ ሰው ነኝ። መጠጥ ለጤና ለሰውነት ጥሩ አይደለም ብዬ የማምን ሰው ነኝ። እና መጠጥ የሚያመጣውን ጉዳት በብዙዎች ጓደኞቼ በ በተለያየ የስራ ባልደረቦቼ ላይ ስለማይ መጠጥ ብዙ የምደፍር ሰው አይደለሁም። እውነት ለመናገር ግን ሁሉም መጠጥ መጠጥ ከተባለ በጣም የምወደው መጠጥ ውሃ ነው። ውሃ በጣም እወዳለሁኝ። ብዙ ጊዜ ከስራ ባልደረቦቼ ጋር ከጓደኞቼ ጋር ወደ መዝናኛ ቦታ ስንሄድ። መጠጥ ቢራ የሚጠጡ ጓደኞች አሉኝና ቢራ ለምንድነው የማጠጣው ብለው ይጠይቁኛል? እኔ በተፈጥሮዬ ቢራ አልወድም። ቢራ ጠላም በኢትዮጵያ ውስጥ የተለያዩ የመጠጥ አይነቶች አሉ። እንደሚታወቀው በኢትዮጵያ ውስጥ በጣም የተለመደው የመጠጥ አይነት። ጠላ አለ ከባህላዊ መጠጥ ስንጀምር አራቂ አለ ጠጅ አለ ቢራ አለ ውሃ አለ እነዚህ በዋናነት በደንብ የሚታወቁ የመጠጥ አይነቶች ናቸው። እና ከአልኮል መጠጦች ውጪ ነኝ አልኮል መጠጥ አልጠቀምም። ቢራ አልወድም ጠላ አልወድም አረቂ አልወድም ጠጅ አልወድም። እኔ የምጠጣው እና የምወደው ውሃና ውሃ ብቻ ነው። ምክንያቱም በተለይ ባሳለፍኳቸው ዘመናትና እድሜዎች ውስጥ የአልኮል መጠጥ ጉዳቱን በደንብ አውቃለሁኝ። በእኔ ላይ ባይደርስብኝ እንኳን በጓደኞቼ በስራ ባልደረቦቼ የሚያደርሰውን የአልኮል መጠጥ ጉዳት በደንብ አውቃለሁኝ። ከዛ አንፃር ከአልኮል መጠጥ ራሴን አርቄ የምኖር ሰው ነኝ። እኔ የሚያዝናናኝ በጣም የምወደው መጠጥ ውሃ ነው። ውሃ በጣም እወዳለሁኝ። በሳይንስም የተረጋገጠው ብዙ የሰውነት ክፍላችን የሚፈልገው የውሃ መጠን አለ። እና ለጤና ተስማሚ ለኩላሊት ጽዳትና ጤና አምችና ተስማሚ የሆነው ውሃ ነው እና እኔ በጣም የምወደው መጠጥ። ውሃ ነው። ብዙ ጊዜ ከጓደኞቼ ጋር ስዝናና ጓደኞቼ ቢራ ሲጠጡ አልኮል ሲጠጡ። ጠጅ ሲጠጡ ጠላ ሲጠጡ እኔ ውሃ እጠጣለሁኝ እና በጣም ይገርማቸዋል ለምንድነው? ከእኛ እኩል መጠጣት የማትችለው ለምንድነው? የማትጠጣው ብለው የአልኮል መጠጥ ጠላ አረቄ እና ጠጅ ሊያስጀምሩኝ ይሞክራሉ። ነገር ግን በፍጹም እኔ ሰውነቴ የሚስማማው ወይም የምወደው የመጠጥ አይነት ውሃና ውሃ ብቻ ነው ብዬ እነግራቸዋለሁ። በዛ እንግባባለን። ግን ብዙ ጊዜ ለመዝናናት ሰው ሲሄድ የመጀመሪያው የሚጠጣው የአልኮል ይዘት ያላቸው መጠጦች ነው። እና እኔ በጣም የምወደው መጠጥ ውሃ ብቻ ነው። ከዛ ውጪ የአልኮል ይዘት ያላቸውን መጠጦች አልወዳቸውም። ለሰውነትም ተስማሚ አይደሉም እውነት ለመናገር ሳይንሱም እንደሚያረጋግጠው ለሰውነት ጉዳት ከሚያመጡ መጠጦች አንዱ ወደ ሰውነት የሚገባው መጠጥ የአልኮል ይዘት ያላቸው መጠጦች ናቸው። ለኩላሊትም ለጨጓራም ለሁሉም ነገር ጉዳት የሚያመጡት ይሄ በሳይንስም የተረጋገጠ እውነታ ነው። ከዛ አንፃር ለሁሉም ሰው በየትኛውም ጊዜ በየትኛውም ሰዓት ለሁሉም ሰው ሰውነት የሚስማማው የመጠጥ አይነት ውሃ ብቻ ነው። ከዛ አንፃር እኔ በብዙ ብዙ ጊዜ የምጠቀመው እና በብዛት ነፍሴም ስጋዬም የሚወደው የመጠጥ አይነት ውሃ ብቻ ነው። ውሃ ነው በጣም የምወደው። ከዛ ውጪ መጠጥ ሲባል ብዙ ጊዜ የምናስታውሰው የአልኮል መጠጥ ነው። እሱን ብዙ አልወድም ለሰውነት ጉዳት ስለሚያመጣ ለሰውነቴ ተስማሚ ስላልሆነ በጣም የምወደው ራሴን ጊዜ የምሰጠውና ዋጋ የምከፍልለት የመጠጥ አይነት የውሃ መጠጥ ነው። እና ውሃ በጣም እወዳለሁኝ የምወደው መጠጥ ውሃና ውሃ ብቻ ነው

ስራዬ አድካሚ አይደለም እውነት ለመናገር የምሰራው ስራ የመምህርነት ስራ ነው ስራዬ መምህርነት ነው። በከፍተኛ ትምህርት ተቋም ነው የማስተምረው። እና ስራዬ አድካሚ አይደለም ንጽጽራዊ ነው። እንግዲህ አድካሚነት በተነጻጻሪነት ነው። ማድከም ማለት በራሱ ከሌላ ጉዳይ ጋር ሲነጻጸር ነው አድካሚ ነው ወይስ አይደለም የሚለውን የምንለየው። ምክንያቱም በራሱ አንድ ነገር በራሱ ከንፅፅር ውጪ ይሄ ነው ሊባል አይችልም። ለምሳሌ አንድ ሰው ስራህ ያደክማል ወይስ አያደክምም ብዬ ብጠይቀውና ያደክማል ወይም አያደክምም የሚለውን ከሌላ ስራ ጋር አነጸጽሮ ካልነገረኝ። ምናልባት ሰነፍ ሆኖ ሊሆን ይችላል ብዬ ላስብ እችላለሁኝ እና። ስራዬ በንጽጽራዊ አድካሚ ነው የሚል እምነት የለኝም። ምክንያቱም የመምህርነት ሙያ እንደሚታወቀው ወደ ክፍል መግባት በምናዘጋጀው ወይም በምናስተምረው ትምህርት ወይም የትምህርት አይነት ላይ ዝግጅት ማድረግ ነው። ከዛ ውጪ ደግሞ ወደ ክፍል ስንገባ የራሳችን ዝግጅት አለባበስ እና ቅድመ ሁኔታዎችን ማከናወን ነው። ለኔ መምህርነት አድካሚ ስራ አይደለም። ምክንያቱም በጣም ብዙ አድካሚ ስራዎች አሉ በዚህ አለም ላይ ጉልበት የሚፈልጉ። የሰው ላብና ወዝ የሚመጡ በጣም ብዙ ከባባድ ስራዎች አሉ በዚህ አለም ላይ። ለምሳሌ የቀን ስራ የሚሰሩ ሰዎች አሉ። ሙያ የሌላቸው በጉልበታቸው በላባቸው በድካማቸው የም ሙለው የሚያድሩ የገቢ ምንጭ ያላቸው ሰዎች አሉ። እና እነዛ ሰዎች ከእኔ ስራ ጋር ሳነጻጽረው የኔ ስራ ፍጹም አድካሚ አይደለም። አንዳንዴ የቀን ሰራተኞችን አያለሁ በጣም ከባባድ ስራ ይሰራሉ ድንጋይ ይሸከማሉ መሬት ይቆፍራሉ። አፈር ይሸከማሉ የተለያየ አይነት ስራ ይሰራሉ እና ከእነዚህ ከእነዚህ አንፃር የመምህርነት ስራ አድካሚ አይደለም። አድካሚ አይደለም የምናደርገው አንድ እና አንድ ብቻ ነው የመጀመሪያው ስለተሰጠን የትምህርት አይነት ዝግጅት ማድረግ የመማሪያ መሳሪያ ማዘጋጀት ራስን ዝግጁ ማድረግ ነው የሚያስፈልገው። ከዛ ውጪ የተለየ ድካም እናየተለየ ጉልበት የሚጠይቅ ስራ አይደለም። ስለዚህ በተነጻጻሪነት የመምህርነት ስራ አድካሚ አይደለምና ስራዬ ብዙ አድካሚ አይደለም። ትንሽ ወደ ድካም ስሜት ወደ የአቅምን ወደ መፈተን የሚያደርሰው የትምህርት ላይ ነው። ለምሳሌ የመጀመሪያ ዲግሪዬን ጨርሼ ወደ ሁለተኛ ዲግሪዬ ስገባ የትምህርቱ አይነት እየከበደ እየከበደ እየከበደ ይሄዳል። ምክንያቱም መምህር በየጊዜው ራሱን ማሻሻል ከዘመኑ ጋር የራሱን እውቀትና አቅም መገንባት ግዴታ ስለሆነ። በመጀመሪያ ዲግሪ ብቻ መቀመጥ አልወደድኩም ማስተርስ ዲግሪዬን ለመማር ወደ ሌላ የከፍተኛ ትምህርት ተቋም ሄድኩኝ። ያኔ ትምህርቱ ትንሽ ያደክም ነበረ ትምህርት አድካሚ ነበረ። ግን ተመርቄ ጨርሼ ከመጣሁ በኋላ ወደ ስራ ስመለስ። የመምህርነት ስራ ብዙ አድካሚ አይደለም። ብዙ አድካሚ አይደለም ምክንያቱም ብዙ የሚያደክሙ ስራዎች አሉ በዚህ አለም ላይ። የቀን ስራ የሚሰራ ድንጋይ የሚፈልጥ ብሎኬት የሚሸከም አፈር የሚቆፍር ብዙ አይነት ስራዎች አሉ እነዛ ስራዎች የሰውን ላብ የሰውን ጉልበት የሰውን ወዝ። የሚበሉ ናቸው የሚበሉ ናቸው እና ስራ አድካሚ ነው ለማለት ማነፃፀሩ ተገቢ ነው ብዬ ስለማምን ነው። እና እኔ መምህር ነኝ የመምህርነት ስራ ብዙ አድካሚ አይደለም። የአእምሮ ስራ ነው አእምሮን ማዘጋጀት ነው። አእምሮን በዛ ጉዳይ ላይ ትኩረት እንዲያገኝ በተመደብኩበት የትምህርት አይነት ትኩረት እንዲያገኝ ማድረግ ብቻ ነው ከእኔ የሚጠበቀው። ያንን ደግሞ እያደረኩኝ ነው። እና የምሰራው የስራ አይነት የመምህርን ስራ ነው። የመምህርነት ስራ ብዙ አድካሚ አይደለም። ብዙም ጉልበት አይፈልግም የጭንቅላት ስራ ነው። የአእምሮ ስራ ነውና። የመምርነት ስራ አድካሚ

ሽማግሌዎችን በጣም አከብራለሁ ሽማግሌ የሚከበር ነው። እንደ ሀገር ሽማግሌ መታፈሪያ ነው ሽማግሌ መከበሪያ ነው። እንደ ሀገር ብናይ ኢትዮጵያ የምትባለው ሀገር ሽማግሌ የሚከበርባት ሀገር ናት። እንደ ሀገር ራሱ ሽማግሌ በጣም የሚከበርበት ሀገር ነው። እኔ ደግሞ እንደ አንድ ግለሰብ የኢትዮጵያ ተወላጅም እንደመሆኔ መጠን ሽማግሌ በጣም አከብራለሁ። የመጀመሪያው ሽማግሌ የማከብርበት እና እንዴት እንደማከብር ለመግለጽ ያክል። ሽማግሌ ለማክበር የመጀመሪያው እኔ የማደርገውና በኔ ባለኝ ልምድ ሽማግሌ ማክበር ነው ብዬ ከማስብባቸው መንገዶች አንዱ የሽማግሌን እግር ማጠብ ነው። የሽማግሌ መርቃት ይደርሳል የነሱ በረከት ስጦታ ነው። የሽማግሌዎችን እግር አጥባለሁኝ በተለይ ሽማግሌዎች በእንግድነት ወደ ቤቴ ሲመጡ እግራቸውን አጥቤ ጸድት አድርገያቸው ነው የማሳድራቸው። እና ሽማግሌ ማክበር አንዱ መገለጫ የሚሆነው እግራቸው ማጠብ በእኛ ሀገር እንደየአካባቢያችን ባህል ይለያያል በርግጥ። አንዱ የምናደርገው እግር ማጠብ ነው። ሌላኛው ደግሞ በእኛ ሀገር ወይም በእኛ አካባቢ ተላምዶ ሽማግሌ መንገድ ላይ ሲሄድ በመሃል አቋርጦ ማለፍ አይቻልም። ያ አንዱ የማክበራችን መገለጫ ነው። ሽማግሌዎችን የምናከብራቸው ወይም የምናከብርበት ከመገለጫዎች ውስጥ አንዱ። ሽማግሌን መንገድ ላይ እያለፈ እኔ በተቃራኒ መንገድ ብመጣ አቋርጬ ማለፍ አልችልም። ይሄ ለሽማግሌዎች ካለኝ ከብር የተነሳ ነው። ሌላኘው ደግሞ ሽማግሌዎች ረጅም እድሜ ይኖሩ ብዙ ዘመን በጎንም በጎንም ደጉንም ክፉንም ያሳለፉ ናቸው። ከእነሱ ቁጭ ብሎ መማር የህይወት ተሞክሮ መውሰድ አንዱ የማክበርያ ምልክትነው። እኔ የማከብራቸው ሽማግሌዎች። ቤታቸው ድረስ ሄጄ የነሱን ታሪክ የነሱን ህይወት ሰምቼ ለነሱ ክብር እሰጣለሁኝ። ያሳለፉትን ህይወት ሳይ የከፈሉትን ዋጋ ሳይ ለእነሱ ክብር እሰጣለሁኝ። እና ሽማግሌ የማከብርበት አንዱ መንገድ ለነሱ ድጋፍና ክትትል ማድረግ። ለብዙ አመት ኖረው ለሀገራቸው ዋጋ የከፈሉ ለቤተሰባቸው ዋጋ የከፈሉ ለአካባቢያቸው ዋጋ የከፈሉ ብዙ ሰዎች አሉ። እና የነሱን ህይወት መካፈል ደስታ ይሰጠኛል። ለነሱም ልዩ ከበር አለኝ። ለምሳሌ መኪና ውስጥ ስንሄድ እኔ ወንበር ቀደም ይዤ ከሆነ ሌላ ሽማግሌ ቢገባ ወንበሩን ለቅቄ ለሱ እሰጣለሁኝ። ምክንያቱም ሽማግሌ ስለማከብር ሽማግሌ ደግሞ ሲመርቅ ምርቃታቸው ይደርሳል። ሽማግሌ የሚመርቀው ምርቃት በረከት ነው። ሽማግሌ እመርቀው መርቀት ትልቅ የህይወት ጸጋን ያጎናጽፋል። መጽሐፍ ቅዱስም ሲናገር እናትና አባትህን አክበር ታላላቆችህን አክብር እድሜም ይሚጨመርልሃል ስለሚል። ይሄም ምስክርነት በመጽሐፍ ቅዱስ ስለተሰጣቸው ለሽማግሌዎች ልዩ ከበር አለኝ። ቦታ ለቅላቸዋለሁ እኔ ቆሜ እነሱ እንዲቀመጡ እፈልጋለሁ። መንገድ ላይ ስሄድ አቋርጫቸው አላልፍም። ሲመጡ እግራቸውን አጥባለሁ በእንግድነት ሲመጡ እግራቸውን አጥባለሁ። እንደዚህ አይነት ነገሮች አንዱ ሽማግሌ የምናከብርበት መንገድ ነው። ሌላኛው ደግሞ ሽማግሌ የማከብርበት መንገድ የሚሉኝን መስማት ነው። ለምሳሌ አንድ ሽማግሌ ይሄ ጥሩ አይደለም። ይሄን ይሄን አታድርግ ካሉኝ አላደርግም። ምክንያቱም እነሱ የሚያውቁት የህይወት ምስክርነት የራሳቸው ልምድ አላቸው በህይወት ያዳበሩት ስለዚህ ሽማግሌዎች የሚሉትን ነገር ብዙ ጊዜ ትክክል ነው። ከዛ አንፃር ለሽማግሌዎች ልዩ ክብር ልዩ ፍቅር አለኝ። የማከብርባቸው መንገዶችም ከብዙ በጥቂቱ እነዚህ ናቸው። ሌላኛው ደግሞ ሽማግሌ እንደ ሀገር አስታራቂ ነው። እንደ ሀገር በረከት ነው። ሽማግሌዎች ካሉ ያስታርቃሉ እነሱ የሚሉትን ነገር እኛ ልጆች መስማት ግዴታችን ነው። እዛ እነሱ የሚሉትንም በመቀበል እናከብራቸዋለን። እነሱ የሚሉትንም በመስማት እናከብራቸዋለን። እነሱ የሚሉትን በመተግበር እናስደስታቸዋለን

ጨው ብዙ አልወድም። ጨው የማልወድበት ምክንያት አንደኛው ከተለያዩ የሳይንስ ገለጻዎች የተነሳ ነው። ጨው ሲበዛ የራሱ የሆነ አሉታዊ ተጽዕኖ አለው። ሰውነታችን ላይ የሚያመጣው ጉዳትም አለ። ከዛ አንፃር ጨው ብዙ አልወድም። ማለት ጨው የሌለው ምግብ እመገባለሁ ማለት ሳይሆን ጨው ሲበዛ የራሱ የሆነ ኔጌቲቭ ወይም ደግሞ አሉታዊ አስተዋጽኦ አለው ሰውነታችን ላይ። ከዛ አንፃር ጨው ሲበዛ አልወድም። ግን በመጠኑ እወዳለሁኝ። ማለት ምንም ነገር ከመጠን በላይ ሲሆን አይጣፍጥም። ማለት ለምሳሌ ማርም ቢሆን ከመጠን በላይ ሲሆን አይጣፍጥም። በርግጥ ጨው ከመጠን በላይ ሲሆን የራሱ የሆነ አሉታዊ ተጽዕኖ አለው። አሉታዊ ተጽዕኖ አለው። በሳይንስም የተረጋገጠ አንዱ የሰውነታችን ክፍል የሆነው ትልቁ ኩላሊት የሚጎዳበት መንገድ አንዱ የጨው ብዛት ነው። ጨው ሲበዛ በሰውነታችን ውስጥ ጨው ሲከማች የሚያመጣው ጉዳት ከፍተኛ ነው። ከሚጎዳን የሰውነታችን ክፍሎች ውስጥ አንዱ የ የ ጉበታችንን ነው። ጉበታችን ኩላሊታችን የሚጎዱበት አንዱ ምክንያት የጨው ብዛት ነው። ከዛ ጨው ብዙ ጊዜ አልጠቀምም። አብዛኛውን ጊዜ ጨው የሌለበት ምግብ ነው የምመገበው። ይሄ ለጤና ተስማሚ ነው የሚል እምነት አለኝ። ሳይንሱም እንደዛ ነው የሚያረጋግጠው። ጨው የራሱ የሆነ አሉታዊ ጉዳት አለው በሰውነታችን ውስጥ ሲበዛ በርግጥ በጣም ሲበዛ ነው ጉዳት የሚያመጣው፤ እንጂ በመደበኛነት ወጥ ውስጥ ትንሽ ተጨምሮ መመገብ ምንም ችግር የለውም። ሙሉ በሙሉ አስፈላጊ አይደለም ይጎዳል ማለትም አይደለም። ግን በተወሰነች ደረጃ እንዳይበዛ ማድረግ ይኖርብናል። ምክንያቱም ጨው ውስጡ አዮዲን የሚባል ንጥረ ነገር እንዳለው ይታወቃል። ያ ደግሞ እየበዛ እየበዛ እየጨመረ ሲሄድ ሰውነታችን ላይ የሚያመጣው ችግር ቀላል አይደለም። እና ሰው በኩላሊት በሽታ የሚቸገረው፣ ሰው በጉበት በሽታ የሚቸገረው፣ ሰው በተለያየ የውስጣዊ ችግር በሽታ የሚቸገረው በጨው ብዛት ምክንያት ነው። እና ከዛ አንፃር ጨው ጎጂ ነው ሲበዛ። ለዛ በጣም ብዙ ጥንቃቄ ማድረግ እና ሀላፊነት መውሰድ የተገባ ነው። ጨው የበዛበት ምግብ መመገብ በሳይንስም አይመከርም። ሳይንስ ደግሞ አንዱ ከሚያስረግጡልን ነገሮች በመረጃ አስረግፈው ከሚያቀርቡልን ነገሮች ውስጥ አንዱ ሳይንስ ነው። ሳይንስ ብዙ ነገሮችን በመረጃ ነው የማያቀርበው እንደሚታወቀው። ሳይንስ የሚለውን ደግሞ ማመን እና መቀበል የተገባ ነው። ከዛ አንፃር ጨው የሚበዛበት ምግብ ለሰውነታችን ተስማሚ እንዳልሆነ ይታወቃል። ከዛ አንፃር እኔም ጨው የሚበዛበት ምግብ ብዙ ጊዜ አልመገብም። ይሄን ጉዳት በደንብ አውቃለሁኝ። ከዛ አንፃር ራሴን ጠብቄ ጨው ያልበዛበት ምግብ ብዙ ጊዜ ጮህ የሌለው ምግብ ነው የምመገበው። እና ደስ የሚለኝ ለሰውነት የሚስማማኝ ግን አንዳንድ ጊዜ ጨው ሊኖርበት የሚገባ ምግብ ሊኖር ይችላል። ያን ጊዜ ምን አደርጋለሁ ሳይበዛ በትንሹ በትንሹ ጠብ ይደረጋል ወጥ ውስጥ ማለት ነው። እና እሱን እመገባለሁኝ። ለዛ የጨውን ጉዳት በደንብ በሳይንስም በሌላ መንገድም የተረጋገጠ ስለሆነ ጨው አብዝቼ መመገብ አልወድም። ለራሴ ጥንቃቄ ማድረግ ስላለብኝ ጤናዬን መጠበቅ ስላለብኝ ጨው አብዝቼ የምመገብ ሰው አይደለሁም። ግን ሁሉም ምግብ ላይ ጨው መግባት የለበትም ወይ መጨመር የለበትም ማለት ሳይሆን፤ ለእያንዳንዱ ነገር በመጠን በመጠን ሲሆን ጉዳቱ ይቀንሳል። ከዛ አንፃር እኔም ጨው በብዛት የሚገባበትን ምግብ ብዙ አልመገብም። ግን ሙሉ በሙሉ እጠላለሁ ማለት አይደለም። የተወሰነ በመጠኑ ሲሆን እጠቀማለሁኝ። ግን ጨው አብዝቼ መመገብ አልወድም። ከጉዳት ከጥቅሙ አንፃር ሲታይ ጉዳቱ ያመዝናል። ስለዚህ ጨው አብዝቶ መመገብ ለማንም አይመከርም። በተለይ ከጤና አንፃር ስለዚህ ከጨው

የምጠቀመው የብርድ ልብስ ብዛት እንደየወቅቱ ይለያያል አንዳንድ ጊዜ የኢትዮጵያ አየር ንብረት ወይም ደግሞ በቋሚነት የምታወቁት ወቅቶች አሉ። የመጀመሪያው ክረምት ሁለተኛው በጋ ሶስተኛው መከር አራተኛው ጸደይ ይባላል አራት ወቅቶች ናቸው ያሉት። እና በእነዚህ ወቅቶች የሚቀይሩ የአየር ንብረቶች አሉ። ምክንያቱም የአየር ንብረት የአለባበሳችን ሁኔታ ይቀይረዋል። እነዛ እንደ አየር ንብረቱ እንደየ ሁኔታው እንደየ ወቅቱ ይለያያል። ለምሳሌ ክረምት ከሆነ ሁለት ብርድ ልብስ ነው ምጠቀመው። ክረምት ላይ ብርድ ነው ዝናብ አለ። ብርድ አለ ከዛ አንፃር ሁለት ብርድ ልብስ እጠቀማለሁኝ። ስለዚህ ክረምት ሲሆን ሁለት ብድር ልብስ እጠቀማለሁ። ከዛ ውጪ ደግሞ በጋ ላይ አንድ ብርድ ልብስ ነው የምጠቀመው ምክንያቱም በጋ ላይ ፀሀይ ነው ሙቀት ነው ብርድ የሚባል ነገር የለም። ዚህ ወቅት በጋ ወቅት ብርድ ስለሌለ አንድ ብርድ ልብስ እጠቀማለሁኝ። ከዛ በኋላ ደግሞ በጋው አልፎ ወደ ጸደይና መከር ስንሻገር ወይም ጸደይ ወይም መከር የሚባሉ ወቅቶች ስንሻገር። አየር ንብረቱ ይቀየራል ያ ማለት ጠዋትና ማታ የሚበርድ የአየር ንብረት አለ ቀን ቀን ደግሞ ይሞቃል። ቀን ቀን የሚሞቅ የአየር ንብረት ማታ ማታ ደግሞ የሚበርድ የአየር ሙቀት ወይም የአየር አይነት ያለበት ሁኔታ ነው በጋና መከር የሚባለው። ከዛ አንፃር ማታ ማታ በጣም ይበርዳል በመከር ጊዜ ጥዋት ጥዋት ይበርዳል ያን ጊዜ ምን ማደርገው ሁለት ብርድ ልብስ ለብሼ አድራለሁ። ቀን ላይ ደግሞ በመደበኛ ቀለለ ባለ ልብስ እውላለሁኝ ማለት ነው። እና የምለብሰው የብርድ ልብስ አይነት እንደየወቅቱ ይለያያል። እንደየወቅቱ ክረምት ላይ ሁለት ሶስት ብርድ ልብስ መልበስ በተለይ አንዳንድ አካባቢዎች እንደ የአካባቢው ይለያያል። አንዳንድ አካባቢዎች በተለይ ብዙ ልብስን ደራርቦ መልበስ የሚፈልግ አካባቢ አለ በጣም ነው የሚበርደው ጥዋት ይዘንባል ቀን ይዘንባል ማታ ይዘንባል ከቤት መውጣት ሁሉ ያስጠላል። ያን ጊዜ ሰው ሁለት ብርድ ልብስና ከዛ በላይ ለብሶ ይተኛል ማለት ነው። እኔም የምለብሰው ብርድ ልብስ በተለይ በክረምት ወቅት ሁለት እና ከዛ በላይ ነው። እንደዛ ነው የማደርገው ከዛ ውጪ በጋ ላይ እንኳን ብዙ ጊዜ ሙቀት ነው ፀሀይ ነው። ምንም የተለየ ብርድና ቅዝቃዜ ስለሌለ አንድ ብርድ ልብስ ነው የምለብሰው በጋ ላይ። መከር ላይና ጸደይ ላይ ግን ቅድም እንደጠቀስኩት የአየር ንብረቱ ወይም ፀሀያማ ወቅት ሆኖ ነገር ግን ጥዋት እና ማታ ይበርዳል። ጥዋት በጣም ይቀዘቅዛል ፀሀይ እስከሚወጣ። ማታ ላይ በጣም ይቀዘቅዛል ያን ጊዜ ሁለት እና ከዛ በላይ ብርድ ልብስ እለብሳለሁኝ ማለት ነው። ስለዚህ እንደ የአየር ንብረቱ ይለያያል ምክንያቱም የኢትዮጵያ አየር ንብረት በየወቅቱ የተከፈለ ነው እንደ የወቅቱ የተለያየ የአየር ንብረት ነው ያለው ቋሚና ወይም ተመሳሳይ የአየር ንብረት አይደለም። ደግሞ ከቦታ ቦታም ይለያያል ለምሳሌ እኔ የምኖርበት አካባቢ በአሁኑ ሰዓት በጋ ነው ፀሀይ ነው ሙቀት ነው። ሌላ አካባቢ ደግሞ ቀዝቀዝ ያለ ነውና እንደየአካባቢው እንደየተፈጥሮ ይለያያል እና በቋሚነት ይሄንን ያህል ብርድ ልብስ ለመላብሰው ማለት ቢያስቸግርም ግን እንደየወቅቱ ይቀየራል። ወቅቱ በተቀየረ ቁጥር የአየር ንብረቱም ስለሚቀየር ከዛ አንፃር ራሱ ያለባበሳችን ሁኔታ የምንጠቀመው ብርድ ልብስ ብዛት ይቀያየራል። ለምሳሌ ቅድም እንዳልኩት ክረምት ላይ የምንጠቀመውን በጋላ አንጠቀምም ክረምት ላይ በጣም ዝናብ ስለሆነ በጣም ከባድ የአየር ንብረት ስለሆነ ሁለት እና ከዛ በላይ ብርድ ልብስ እንጠቀማለን። በጋ ላይ ግን እንደዛ አይደለም። በጋ ፀሀይ ነው ሙቀት የለም። ጠዋትም ይሞቃል ማታም ይሞቃል ለዛ በአንሶላ ብቻ ሁላ ልተኛ እችላለሁኝ። ስለዚህ እንደየሁኔታው እንደየአየር ፀባዩ ይቀያየራል የምንለብሰው ልብስ። ከዛ አንፃር እኔ የምጠቀመው ብርድ ልብስ ክረምት ላይ ሁለት እና ከዛ በላይ በጋ ላይ ደግሞ አንድ ብቻ ከዛ ውጪ ደግሞ እንደየ ሁኔታው

የምወደው ፊልም የተለያየ ነው ማለት እንደየ ፊልሙ ይዘት ይለያያል። አንዳንዴ ፊልም የሚሰራበት መንገድ በራሱ የሚማርክ አለ አንዳንዱ ደግሞ ታሪኩም የፊልሙም አላማ የማይታወቅ አለ። እና ፊልም መርጬ ነው ማየው ታሪኩን ነው ማየው። በብዛት በጣም የምመለከታቸው እና የምወደው ፊልም መጀመሪያ የፍቅር ፊልም ነው። ፊልም በጣም እወዳለሁ። በተለይ ትክክለኛ የህይወት ታሪክ ላይ የሚገለጥ በህይወት ስንኖር የምናየው እና ተግባራዊ የሆነ የፍቅር ህይወትን የሚያሳይ ፊልም ከሆነ በጣም እወዳለሁ። ምክንያቱም ከዛ የፍቅር ታሪክ የምማረው ነገር አለ የማውቀው ነገር አለ። በትክክልም በህይወት ስንኖር የምናገኘው የፍቅር ህይወት ስለሚሆን ከእሱ ምረዳው ነገር ስላለ የፍቅር ፊልም እወዳለሁ። ከዚያ ውጪ ደግሞ ይሄ የሀገራዊ ፊልሞች ለምሳሌ የሀገር ዳር ድንበር ማስጠበቅ ሀገርን እንዲወዱ ማድረግ እዚህ ሀገራዊ ጉዳዮች ላይ የሚሰሩ ፊልሞች ላይ ያሉ ትርክቶች ደስ ይሉኛል። ሀገራዊ ፊልም በጣም እወዳለሁ። ለምሳሌ ብዙ ጊዜ አይታችሁ ከሆነ የአሜሪካ ፊልሞች ላይ አሜሪካ ውስጥ የሚሰሩ ፊልሞች ላይ በእያንዳንዱ የአሜሪካ ፊልም ላይ የአሜሪካ ባንዲራ አለበት። ይሄ የአሜሪካ ባንዲራ ምንድን ነው የሚያሳየው ሀገር ወዳድነትን ያሳያል። ሀገራቸውን እንደሚወዱ ለሀገራቸው ያላቸውን ክብር ያሳያል። ስለዚህ ይሄ አሁን በትውልዱ ላይ የሚቀርጸው የራሱ የሆነ አስተዋጽኦ አለው ትውልዱን ለማነጽ ትውልዱ ሀገር እንዲወድ የማድረግ አቅም አለው። በተመሳሳይ በየትኛውም ሀገር የሚሰሩ ፍልሞች ሀገራዊ የሆነ ፊልም ደስ ይለኛል። ለምሳሌ እኔ ኢትዮጵያዊ ነኝ ኢትዮጵያ ውስጥ የሚሰሩ ፊልሞች ሀገራዊ ሲሆኑ ስለ ኢትዮጵያ ታሪክ ስለ ኢትዮጵያ ዳር ድንበር ስለ ኢትዮጵያ አሁናዊ ሁኔታ ስለ ሀገር ጉዳይ የሚሰራ ፊልም በጣም ነው ምወደው። ምክንያቱም የምማረው ነገር አለ ሀገር የምትከፍለው መስዋዕትነት ሀገር ከእኔ ምን እንደምትጠብቅ ስለሚያስረዳኝ። ቢያንስ ቢያንስ እኔ ለሀገሬ ምን ማድረግ እንዳለብኝ ስለሚያሳየኝ። ሀገራዊ ፊልሞች ይመቹኛል ሀገራዊ ፊልም በጣም እወዳለሁ። ከዚያ ውጪ ደግሞ አንዳንድ ፊልሞች የሚሰሩበት ይዘት አለ ለምሳሌ ተፈጥሮን የሚያሳዩ ተፈጥሮን በደንብ የሚያሳዩ ፊልም ይመቸኛል። ተፈጥሮ ማለት ለምሳሌ እግዚአብሔር አለማትን እንዴት እንደፈጠረ የሚያሳይ ተፈጥሮን የሚያሳይ ፊልም በጣም ነው የምወደው። ምክንያቱም ፈጣሪዬን አውቅበታለሁ ፈጣሪዬ ምን ያህል እንደሚችል ያሳዩኛል በደንብ እና የተፈጥሮን የሚያሳዩኝ ፊልሞች በጣም እወዳለሁ። ምክንያቱም ተፈጥሮ በራሱ የተፈጥሮ መኖር የፈጣሪን መኖር ያሳያል። ስለዚህ በተዘዋዋሪ የፈጣሪን መኖር ስለሚያሳየኝ የተፈጥሮ ወይም ደግሞ ተፈጥሮን የሚያሳዩ ፊልሞች በጣም ነው ደስ የሚለኝ። እናም እንደዚህ አይነት ፊልሞች አሉ። የፊልም ይዘቶችን በጣም እወዳለሁ። ከዚያ ውጪ ደግሞ አንዳንድ ፊልሞች የሚሰሩበት ትርክት በጣም የሚገርም ነው። ለምሳሌ አንድ የኢትዮጵያ ፊልም አለ በጣም ታዋቂ የሆነ የወንዶች ጉዳይ የሚል ፊልም አለ በጣም አስቂ ነው። በጣም አዝናኝ ነው። ግን እያዝናና የሚያስጨበጠው ቁም ነገር አለ። በጣም የራሱ የሆነ የሚያይበት አውድ አለ ያ አውድ በጣም ነው ደስ የሚለኝ። እና ወንድ ልጅ ምን ያህል ዋጋ መክፈል እንዳለበት እስከምን ድረስ መሄድ እንዳለበት ለአንድ ጉዳይ እስከምን ድረስ መሄድ እንዳለበት ምን ማድረግ እንዳለበት የሚያሳይ ፊልም ነው። እና አንዳንዴ እንደዚህ አይነት ፊልሞች ይማርካሉ። የራሳቸውን አሻራ ትውልድ ላይ ያስቀምጣሉ። ልጆች እንዲማሩባቸው የማድረግ አቅም አላቸው። እና ይሄን የፊልም አይነት እወዳለሁ። እና ፊልም ብዙ በፊልም ብዙ መልእክት ይተላለፋል። ብዙ አቅም ያላቸው ጸሐፊዎች አሉ። እነዚህ ጸሐፊዎች በፊልማቸው ብዙ መልእክት ያስተላልፋሉ ትውልድ ይታነጻል ትውልድ ይድንበታል ትውልድ ለሀገሩ እንዲሞት ያደርጋል

የህዝብ ማመላለሻ እጠቀማለሁኝ በእኛ ሀገር ወይም በኢትዮጵያ ይዘት። የህዝብ ማመላለሻ መኪናዎች በጣም ብዙ አይነት ናቸው። የመጀመሪያው የህዝብ ማመላለሻ። መኪና ነው። መኪና አይነቶችም የተለያዩ ናቸው። በተለያየ ቋንቋ ይገለጻሉ። ከነዚህም አንዱ ታታ መኪና ይባላል። አንዱ ቅጥቅጥ መኪና ይባላል። አንዱ ደግሞ ሚኒባስ መኪና ይባላል። ሌላኛው ደግሞ አባዱላ መኪና ይባላል። ብዙ አይነት ናቸው እንደየአካባቢው መጠሪያ የሚገለጹ የመኪና አይነቶች አሉ። እነዚህ የህዝብ ማመላለሻ መኪኖች ናቸው። ሌላኛው ደግሞ የመስሪያ ቤት መኪና አለ እሱም የህዝብ ማመላለሻ ነው። እኔ የህዝብ ማመላለሻ እጠቀማለሁኝ ምክንያቱም የራሴ መኪና የለኝም። የራሴ መኪና ስለሌለኝ የህዝብ መመለሻ እጠቀማለሁኝ። ወደ ትላይ ቦታ እሄዳለሁኝ እኔ ከስራዬ ባህሪም አንፃር ወደ ተለያየ ቦታ እሄዳለሁ። ለምሳሌ ለማስተማር ወደ ይሄ ወደ ማህበረሰባዊ አገልግሎት ወደ ገጠር ወጣ ብዬ አስተምራለሁ። ለምሳሌ እኔ አሁን የምኖረው በ ጉጂ ዞን በኢትዮጵያ ኦሮሚያ ክልል ጉጂ ዞን ውስጥ ነው። ይሄ ደግሞ የከተማ ተቋም የዩኒቨርሲቲ የሚገኘው እዛ አካባቢ ስለሆነ ከተማ ውስጥ ብቻ አይደለም የምናገለግለው ወደ ገጠር ወጣ ብለን ማህበረሰቡን እናገለግላለን። ያን ለማድረግ ደግሞ የህዝብ ማመላለሻ ያስፈልጋል። እና ይሄን ለማከናወን የህዝብ መመላለሻ መኪና ይመደብልናል። በሱ መኪና ወደ አዶላ ወደ ቦሬ ወደ ነገሌ ወደተለያዩ የገጠር ከተሞች ሄደን ማህበረሰቡን አሰልጥነን አስተምረን እንመልሳለን ማለት ነው። እና የህዝብ ማመላለሻ እጠቀምአለሁ ወደ ቤተሰብ ጋር ሲሄድ የህዝብ ማመላለሻ እጠቀምለው ዘመድ ለመጠየቅ ሲሄድ የህዝብ ማመላለሽ እጠቀማለሁ። በብዛት ከምጠቀማቸው የህዝብ የህዝብ ማመላለሻ አይነቶች ውስጥ አንዱን የአባዱላ መኪና ይባላል። ይሄ የህ አባዱላ መኪና በጣም ፈጣን ነው ሰዓት ይቆጠባል ጊዜ ይቆጠባል ቶሎ ይደርሳል። ፈጣን ከመሆኑ የተነሳ ከዛ አንፃር ብዙ ሰው ይመርጠዋል። እና የአባዱላ የህዝብ ማመላለሻ መኪና አጠቀማለሁ። ሌላው ደግሞ ዘመድ ለመጠየቅ ወደ ሌላ አካባቢ እሄዳለሁኝ ቤተሰብ ለመጠየቅ እሄዳለሁ ወንድሞቼን እህቶቼን እናቴን ለመጠየቅ በህዝብ ማመላለሻ መኪና እጠቀማለሁኝ። የህዝብ ማመላለሻ በመደበኛነት ህዝብ ስለሚያመላልስ የ የመኪና ዋጋ ይቀንሳል። ማለት ለምሳሌ በአንድ ሺህ ኪሎ ሜትር በመቶ ኪሎ ሜትር በሁለት መቶ ኪሎ ሜትር ልዩነት የዋጋ ልዩነት አለው። ምክንያቱም ህዝቡን እንዲያገለግል ነው ይሄ መኪና የተመደበው። የህዝብ ማመላለሻ እጠቀማለሁኝ በብዛት ኢትዮጵያ ውስጥ መኪና ካለው ሰው መኪና የሌለው ሰው ይበዛል። ከዛ ሁሉም የህዝብ ማመላለሻ ይጠቀማሉ ይጠቀማሉ። አንድ ዋጋው ይቀንሳል የህዝብ ማመላለሻ የራሱ የሆነ መስፈርቶች አሉት። የመጀመሪያው ነው ሁሉም የሚመቸው ግን እንትናለን የ ዋጋው ይቀንሳል። ከግል መኪኖች ይልቅ የህዝብ ማመላለሻ በጣም ይቀንሳል። አንድ እሱ ነው ዋጋ ስለሚቀንስ እንጠቀመዋለን። ሁለተኛ ደግሞ የህዝብ ማመላለሻ የምንጠቀመው በብዛት ህዝብ ብቻ ስለሚይዝ ነው። ህዝብ ብቻ ስለሚይዝ ከሁሉም ሰው ጋር በጋራ እየተጫወቱ እየተዝናኑ መሄድ መንገድም ቶሎ ስለሚያሳጥር የህዝብ ማመላለሻ እንጠቀማለን። በብዛት ግን የ በገንዘብ እጦት ያሉ ወንድሞች ያሉ እህቶች የሚጠቀሙት መኪና ነው። እንጂ በብዛት የህዝብ ማመላለሻ የሚጠቀሙ ማህበረሰብ ብዙ ነው። ግን አንዳንድ ሰዎች ደግሞ ባለሀብቶች የራሳቸው መኪና አላቸው። የራሳቸው የሚጓጓዙበት ማመላለሻ አላቸው። በዛ ምክንያት የማይጠቀሙ አሉ። ነገር ግን አብዛኛው የኢትዮጵያ ማህበረሰብ የራሱ የሆነ መኪና የሌለው ማህበረሰብ ስለሆነ የህዝብ ማመላለሻ ይጠቀማል። እና እኔም ከኢትዮጵያ ህዝቦች ውስጥ አንዱ ስለሆንኩኝ የህዝብ ማመላለሻ እጠቀማለሁኝ ምክንያቱም የራሴ መኪና ስለሌለኝ ማለት ነው። የህዝብ ማመላለሻ በደንብ እጠቀማለሁኝ

እኔ ተወልጄ ያደኩት ሻሸመኔ ከተማ ነው። ሻሸመኔ ከተማ ከዋናዋ ከኢትዮጵያ ዋና ከተማ አዲስ አበባ በሁለት መቶ አርባ አምስት ኪሎ ሜትር ትርቃለች። ሻሸመኔ ከተማ ከደቡብ። ክልል ዋና ከተማ ከሀዋሳ ደግሞ በሃያ አምስት ኪሎ ሜትር ርቀት ላይ የምትገኝን ከተማ ነች። በጣም የምትወደድ ደስ የምትል ከተማ ነች ሻሸመኔ ከተማ። አራት መውጫ በሮች ያሏት ከተማ ነች። አንዱ ወደ አዲስ አበባ የሚወጣ በር ያላት ከተማ ነች። ሌላኛው ደግሞ ወደ ባሌ ጎባ ወደ ሶማሌ መውጫ ያላት ከተማ ነች ሌላኛው ደግሞ ወደ ወላይታ ሶዶ አርባ ምንጭ መስመር መውጫ ያላት ከተማ ነች። ሌላው ደግሞ ወደ ደቡብ ኢትዮጵያ ወደ ዲድላና ወደ ሞያሌ መውጫ መስመር ያላት ትልቅ ከተማ ነች ሻሸመኔ ከተማ በጣም ትልቅ የንግድ ማዕከል ናት። በአራቱም በሮች የሚወጣ የሚገባ የሚከናወንባት የንግድ ማዕከል ናት ሻሸመኔ ከተማ። ተወልጄ ያደኩት በዚህች ከተማ ነው። ሻሸመኔ ከተማ በጣም የምትወደድ ብዙ ብሄር ብሄረሰብ የሚኖሩባት ከተማ ናት። ለምሳሌ በቻሸምኔ ከተማ ውስጥ አማራ ይኖራል ኦሮሞ ይኖራል ከምባታ ይኖራል ሲዳማ ይኖራል ጌድዮ ይኖራል ወላይታ ይኖራል አርባ ምንጭ ይኖራል ጋሙ ጎፋዎች ማለት ነው። በጣም ብዙ ብሄር ብሄረሰብ ጉራጌዎች ደግሞ በንግድ የሚሰማሩባት ከተማ ናት። ሁሉም ብሄር ቤተሰብ በእኩልነት ተከብሮ ተከባብሮ የሚኖርባት ትልቅ ከተማ ነች ሻሸመኔ ከተማ። በጣም የምወዳት ከተማ ነች በርግጥ አሁን ከሻሸመኔ በስራ ምክንያት ከወጣሁኝ ወደ አስር አመት ሆኖኛል። በተደጋጋሚ ቤተሰቦችን ለመጠየቅ እመላለሳለሁ እንጂ በስራ ምክንያት ከሸሸመኔ ከወጣሁ ትንሽ ቆይቻለሁ። እና ሻሸመኔ በጣም ትልቅ ደስ የምትል ሁሉንም ብሄር ብሄረሰቦች አቅፋ የምትኖር ሰላማዊ ከተማ ነች። የቆዳዋ ስፋት ደግሞ ወደ አስራ ስድስት ሺህ ሶስት መቶ ሃያ ካሬ ሜትር ስኩዌር እንደሆነ ይገመታል ይሄ በየትኛው ጥናት እንደተጠና አላውቅም ግን በግምት የሚገለጽ ይሄን ያህል የቆዳ ሰፋት ያላት ከተማ ናት። ሻሸመኔ ከተማ የራሷ ዩኒቨርሲቲ ወይም የከፍተኛ ትምህርት ተቋም የሌላት ከተማ ነች። እና ሻሸመኔ ከተማ በጣም ውብ ደስ የምትል በተለይ አሁን ዘመናዊ የሆነች የራሷ የመዝናኛ አካባቢ እየተበራከቱ የመጡባት ትልቅ ከተማ ናት ሻሻመኔ ከተማ በጣም የምትወድድ ከተማ ነች የንግድ ከተማ ነች የስራ ከተማ ነች። ሁሉም ሰው ተከባብሮ ተዋዶ የሚኖርባት ትልቅ ከተማ ናት ሻሸመኔ ከተማ። ሻሸመኔ ከተማ የ የምዕራብ አርሲ ዞን ዋና ከተማ ናት። በኦሮሚያ ክልል የምዕራብ ዞን ወይም ደግሞ የአርሲ ዞን አጠቃላይ ቆ ሰፊ ቆዳ ስፋት ያለው ዞን ነው። በአርሲ ዞን የምዕራብ አርሲ ዋና ከተማ ተብላ ትጠራለች። የምዕራብ አርሲ ዞን የዞኑ ዋና ከተማ ናት። በዛ ላይ ደግሞ የኢኮኖሚ እድገትም ቀላል አይደለም በጣም ሰፊ የኢኮኖሚ እንቅስቃሴ የሚከናወንባት ትልቅ የንግድ ከተማን ሻሻመኔ ከተማ። እኔ ተወልጄ ያደኩት በዚሁ ከተማን በአንድ ሺህ ዘጠኝ መቶ ዘጠና አራት ዓመተ ምህረት በዚሁ ከተማ ነው ተወለቼ። ያደግኩት እና ሻሸመኔ በጣም ደስ የምትል ከተማ። ሁሉም ሰው እንደ አቅሙ የሚኖርባት ከተማ ናት። ሀብታሙ እንደ ሀብቱ ደሃውም እንደ ድህንነቱ መካከለኛውም እንደ መካከለኛ ገቢ እንደሚያገኝ ሰው። ሁሉም ሰው በኩል የሚኖርባት ትልቅ የንግድ ከተማ ናት ሻሸመኔ ከተማ እና በጣም የምትጎንድር ከተማ። ሰውን ለመዝናናት ለመነገድ በሰፊው የሚመርጣት ከተማ ነች። ሻሸመኔ ከተማ እና እኔም ተወርጄ አደኩት በዚሁ ከተማ ነው። ከተማዋ አሁን እየሰፋች እየሰፋች የቆዳዋ ሰፋት እየሰፋ እየመጣ ነው። ግን የኢኮኖሚው እድገቷ በየቀኑ የሚቀያየርና እድገት የሚያሳይ ትልቅ ከተማ ነች ሻሸመኔ ከተማ። እኔም ተወልጄ ያደኩት በዚሁ በሻሸመኔ ከተማ ነው ማለት ነው። በምዕራብ አርሲ ዋና ከተማ ሻሸመኔ

ጭንቀት ሲሰማኝ ብዙ ነገር ነው ማደርገው የመጀመሪያ ማደርገው ነገር እና በቅድሚያ የማከናውነው ጭንቀት ሲሰማኝ መጸለይ ነው። ጸሎት ነው ማደርገው። እና ስጨናነቅ ያው ጭንቀት የሚመጣው በጣም ብዙ ከማሰብ በጣም ብዙ ከማሰላሰል የሚመጣ። ነገር ነው ያው ሰው የሚጨነቅበት ነገር የተለያየ ቢሆንም የሁሉም ሰው ጭንቀት ተመሳሳይ አይሆንም እንደሚታወቀው። እኔ ሲጨንቀኝ መጀመሪያ የማደርገው ወደ እግዚአብሔር መጸለይ ነው። ጸሎት ሀይል ታደርጋለች እግዚአብሔርም ደግሞ ይሰማኛል እሱ አባቴ እኔ ልጁ ነኝ። እሷ አምላኬ እኔ ልጁ ነኝ እሷ አምላኬ እኔ ደግሞ። ፈጣሪዬ ስለሆነ ወደ አምላኬ ነው የምጸልየው። እና የመጀመሪያው ጭንቀት ሲሰማኝ የማደርገው ጸሎት ማድረግ ነው። ከዛ በኋላ ጸሎት አድርጌ ከጨረስኩኝ በኋላ ሁሉን ነገር ለእግዚአብሔር ነው ምሰጠው። ምክንያቱም እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ተብሎ ተጽፏል። ስለዚህ ስለተጻፈ መጽሐፍ ቅዱስም ስላለ ሄደ በእውነት ነው። ስለዚህ እኔ ጸሎት አደርጋለሁ ከዛ ለእግዚአብሔር አሳስባለሁ። እግዚአብሔር ደግሞ ያንን ጭንቀቴን ያቀልልኛል ማለት ነው። እና የመጀመሪያ የማደርገው ነገር ጸሎት ነው። ምክንያቱም እያንዳንዱ ሰው በሚሰማው ስሜት መጠን በሚጨነቀው መጠን ተጨንቆ ምንም ማድረግ አይችልም። ምክንያቱም መጽሐፍ ቅዱስ ሲናገር ከእናንተ መካከል ተጨንቆ ጥቁሩን ፀጉር ነጭ አደረገ የለም። ከእናንተ መካከል ተጨንቆ በቁመቱ ላይ ስንዝርዝር ታክል የጨመረ የለም። ተብሎ ተጽፏል በመጽሐፍ ቅዱስ። ስለዚህ በመጨነቄ የማመጣ መፍትሄ የለም። እነዚህ ለአምላኬ እነግረዋለሁ። ከእግዚአብሔር ጋር እወያያለሁ እግዚአብሔር ደግሞ ምድር የተናገረች ይሰጠኛል ማለት ነው። እና የመጀመሪያ የማደርገው ጸሎት ነው። ከዛ በመቀጠል ግን ጸሎት ካደረኩኝ በኋላ ላምላኬ ካሳሰብኩኝ በኋላ እግዚአብሔር ይሄን ጭንቀት አስወግድልኝ መፍትሄ ስጥልኝ ብዬ ለእግዚአብሔር ከነገርኩት በኋላ ደግሞ ከእኔ የሚጠበቅ ነገር አለ። ያ ደግሞ ምንድነው? ቁጭ ብዬ ምንድነው የሚያስጨንቀኝ ብዬ ከራሴ ጋር ማውራት ነው ይኖርብኛል። ምንድነው? የሚያስጨንቀኝ ነገር ብዬ ከራሴ ጋር አወራለሁ። ከዛ የሚያስጨንቀኝን ነገር ልዬታ አደርጋለሁ እለያለሁ የሚያስጨንቀኝን ነገር። ከለየውኝ በኋላ ለጭንቀቱ መፍትሄ የሚሆን ነገር አዘጋጃለሁ። ማለት ምንድነው ያስጨንቀኛለው? ለዚህ ደግሞ መፍትሄ ምንድነው? ብዬ የራሴን መፍትሄ አስባለሁ። እና ጭንቀት ሲሰማኝ የመጀመሪያው የጭቀቱ አይነት የመጣበት ምክንያት እሱን ልዬታ ማድረግ ነው። ከዛ በኋላ ደግሞ ምንድነው ምክንያቱ? ምንድነው ምክንያቱ? የሚያጨንቀኝ በምን ጉዳይ ነው ምክንያቱስ ምንድነው የሚለውን እለያለሁኝ። ምክንያቱም እያንዳንዱ ችግር ምክንያቱ ካልታወቀ መፍትሄ አይገኝለትም። መፍትሄ አይገኝለትም ለእያንዳንዱ ችግር መፍትሄ ያስፈልጋል። መፍትሄ ደግሞ ለማግኘት የችግሩን ምንጭ ማወቅ ይፈልጋል። ከዛ ወደ ሀኪም ቤት። ሄጄ ከጭንቀት ከሚያይ ከሚጋሩ የጤና ባለሙያ ጋር ውይይት አድርጌ። የሚያስጨንቀኝን ነገር እነግራችኋለሁ ማለት ነው። ከዛ እነሱ ደግሞ መፍትሄ ያስቀምጡልኛል። ለ እያንዳንዱ ችግር የጭንቀቱን መንስኤ ማወቅ ያስፈልጋል። ምክንያቱም ቁጭ ብለን ካላሰብንበትና ካላየነው የምንጨነቅበት ነገር እኮ መፍትሄው ቀላል ሊሆን ይችላል። እዛ እያንዳንዱ ሰው ከመጨነቁ በፊት ወይም ተጨንቆም እያለ የ የጤና ባለሙያ ማማከር ይጠብቅበታል እኔ ሲሰማኝ ወይም ጭንቀት ሲሰማኝ የማደርገው ጭንቀቱን መለየት ምክንያቱ ምን እንደሆነ ማወቅ። ከዛ በኋላ ለዛ ጭንቀት መፍትሄ መፈለግ ነው የማደርገው። ምክንያቱም ለእግዚአብሔር ነገሬ ብቻ ቁጭ አልልም እግዚአብሔርም ከእኔ የሚጠበቀው የሆነ ስራ አለ። ያንን ስራ በማከናወን ፈጣሪን አግዛለሁ ማለት ነው። እና የመጀመሪያው ባለሙያ ማማከር እና የጭቀቱን ምክንያት መለየት ከዛ በኋላ ደግሞ መፍትሄውን ማስቀመጥ ነው። መፍትሄውን ለይቶ ማወቅ ጭንቀቴ እንዲጠፋ እንደ ምክንያት ይሆንልኛል። ስለዚህ የመጀመሪያ የማደርገው ጸሎት ማድረግ ከፈጣሪው ጋር መነጋገር ከዛ በመቀጠል ደግሞ ለጭንቀቱ መፍትሄ ማሳየት ነው። መፍትሄ መስጠት ነው ምንድነው መንስኤው ምንድነው? መፍትሄ የሚለውን ልየት አደርጋለሁ። ከሰለቸኝ

ስማርት ስልክ እጠቀማለሁኝ። በተለይ አሁን ዘመኑ ያመጣቸው የቴክኖሎጂ ምርቶች አሉ እነዚህ ምርቶች። አንዱ የመነጋገሪያ ወይም ደግሞ የስልክ አይነት ስማርት ፎን ነው። ስማርት ፎን እጠቀማለሁኝ በተለይ በኢትዮጵያ አሁን አሁን ባለው የቴክኖሎጂ አጠቃቀም ዘዴ። በብዛት ይገባ የነበረው በፊት ከስማርት ፎን ውጪ ያሉ ስልኮች ነበሩ። ኢንተርኔት የማይሰሩ ዋይፋይ የማይሰሩ ነበሩ። አሁን ግን በብዙ አይነት እና በብዙ አማራጭ ስማርት ፎን እየገባ ነው በብዙ ሚሊየን የሚቆጠር እና እኔም የስማርትፎን ተጠቃሚ ነኝ። ስማርት ፎን ብዙ ጥቅሞች አሉት በርግጥ እያንኑ ቴክኖሎጂ ከጊዜ ወደ ጊዜ እያደገ እያደገ ሲሄድ የራሱን ፀባይ እየቀየረ የራሱን ፀባይ እየለወጠ አዳዲስ ነገሮችን እየጨመረ ነው የሚሄደው። እየጨመረ ነው የሚሄደው እና አሁን ያለኝ እኔ ስማርት ስልክ ለብዙ እንትን የምጠቀማቸው ናቸው። ለምሳሌ አሁን የምሰራው እኔ ሳይለንሲዮ የምሰራው ስማርት ፎን ነው። የተለያዩ የ ሚዲያ ገጾችን የምጠቀመው በስማርት ፎን ነው። ለትምህርት የምዘጋጅበት አንዱ መሳሪያ ይኸው ስማርት ፎን ነው። ለብዙ ምክንያት እጠቀመዋለሁ። ልክ እንደ ኮምፒውተሬ ነው እንደ ኮምፒውተሬ ነው የምጠቀመው የምጠቀመው ከኮምፒውተር ባልተናነሰ ነው። ስልኬንም የምጠቀመው እና ብዙ ጥቅሞች አሉት ስማርት ፎን እና አሁንም አብዛኛው የኢትዮጵያ ማህበረሰብ የስማርትፎን ተጠቃሚ ነው። ከድሮ አንፃር ሲታይ በንፅፅራዊነት ያሁኑ የተሻለ ነው። ቴክኖሎጂን የመጠቀም ልማድ ቴክኖሎጂን የመጠቀም ዝንባሌ እያደገ እያደገ እያደገ ስለሄደ የቴክኖሎጂ አጠቃቀም ደግሞ የሚተገበረው በስማርት ፎን ስለሆነ ስማርት ፎንን መጠቀም ግዴታ ነው። ከዛ ውጪ አይቻልም ስማርት ፎን አለመጠቀም ኢንተርኔት አለመጠቀም ምናልባት ለሰዎች ከፍተኛ ችግር ሊፈጥር ይችላል። ለምሳሌ አሁን ይሄ የርቀት ስራ ከተለያየ ሀገር ጋር ተነጋግሮ የርቀት ስራዎችን መስራት ስማርት ስልክ ከሌለን ምንም ስራ መስራት አንችልም። የራሱ የሆነ አንተን አለው ጥቅም አለው ስማርት ፎን በርግጥ እያንዳንዱ ቴክኖሎጂ ደግሞ የራሱ የሆነ አሉታዊ ተጽዕኖም አለው። ለምሳሌ የስማርት ፎን አሉታዊ ተጻዐኖን ብንመለከት። ብዙ ሰው በእርግጥ እንደየአጠቃቀማቸው ይለያያል ብዙ ሰው ስልኩ ላይ የሚያሳልፈው ስማርት ፎን ላይ የሚያሳልፈው ሶሻል ሚዲያ በመጠቀም ነው። ወይም ደግሞ ይሄ ማህበራዊ ትስስር ድረገጽ በመጠቀም ነው። ያ ደግሞ ታይም ያባክናል ጊዜ ያባክናል ጉልበት ያባክናል። የአእምሮን ትኩረት ይሰርቃል። በብዙ ነገሮች እና እያንዳንዱ ቴክኖሎጂ የራሱ አሉታዊ ጎን እና አዎንታዊ ጎን አለው። ስለዚህ ማድረግ ያለብን አጠቃቀማችንን ማስተካከል ነው። እንጂ ስማርትፎን በደንብ ነው የምጠቀመው። ለኔ በጣም ጠቅሞኛል። ግን አንዳንድ የስራ ባልደረቦቼን አንዳንድ ጓደኞችን ሳይ ስማርት ፎን የሚጠቀሙት ለ ለማህበራዊ ድረ ገጽ ብቻ እንደሆነ በቴሌግራም ለቲክቶክ ለፌስቡክ ብቻ እንደሆነ አድርገው ስታወራ ሰምቻለሁ። አንድ ጓደኛዬ እና ይሄ ነገር መቀረፍ አለበት ስማርትፎን። ጥቅሙ ላይ እና እጠቃቀማችን ላይ እስተካክለን ለራሳችን ገቢ የምናገኝበት ለራሳችን የእውቀት ክህሎት የምንዳብርበት እና በርቀት የምንማርበት ብዙ ነገር የምንጎለጉልበት መሆን አለበት። እንጂ ጊዜ ማባከኛ ብቻ መሆን የለበትም። እና ስማርት ፎን መጠቀም በአግባቡ ቢሆን እላለውኝ በዚሁ አጋጣሚ ምክንያቱም አንዳንድ ሰዎች ስማርት ፎንን የሚጠቀሙት እንዲሁ ለቲክቶክ ብቻ እየመሰላቸው ነው። እና ስማርት ፎን ጥቅሙ ለቲክቶክ ብቻ አይደለም። የራሱ አድቫንቴጅ ምናምን አለው። ያን አድቫንቴጅ በመጠቀም ቴክኖሎጂን መጠቀም ያስፈልጋል። እና ስማርት ፎን በደንብ እጠቀማለሁ

በትርፍ ጊዜ ማሳለፊያዎቼ በጣም ብዙ ናቸው። በትርፍ ጊዜ የምሰራቸው ስራዎች አሉ። በትርፍ ጊዜ የማደርጋቸው ድርጊቶች አሉ። እና በብዙ ሁኔታዎች ነው ማሳለፍ ትርፍ ጊዜዬን። የመጀመሪያው ትርፍ ጊዜ ሲኖረኝ ምንድነው የማደርገው? መጽሐፍ አነባለሁ። በተለይ መንፈሳዊ መጽሐፍትን በትርፍ ጊዜ አነባለሁኝ። እና ከማከናውናቸው ተግባራት አንዱ በትርፍ ጊዜ መጽሐፍ ማንበብ ነው። መጽሐፍ ደግሞ በብዛት የማነባቸው መንፈሳዊ መጽሐፍት ናቸው። መንፈሳዊ መጽሐፍት በብዛት አነባለሁኝ በትርፍ ጊዜ። ከዛ ውጪ ደግሞ በተለይ ቅዳሜና እሁድ ያሉኝ ትርፍ ጊዜዎቼ ናቸው። ቅዳሜ እና እሁድ እግር ኳስ ነው የማየው። እግር ኳስ በደንብ ያለውኝ በጣም ሚያዝናናኝ አንዱ እግር ኳስ ነው። እግር ኳስ ደግሞ የእንግሊዝ ኳስ አለ የስፔን ኳስ አለ የጣሊያን ኳስ አለ። የአሜሪካ ኳስ አለ የተለያዩ የኳስ ማያዎች አሉ እነሱን በማየት በትርፍ ጊዜዬን አሳልፋለሁ። ከዛ ውጪ ደግሞ ትርፍ ጊዜዬን ነው የማሳልፈው ወደ ዋና ቦታ በመሄድ ዋኛለሁኝ። ዋና በጣም ያዝናናኛል። ወደ ዋና ቦታ በመሄድ ትርፍ ጊዜን አሳልፋለሁ። ከዛ በተጨማሪ ደግሞ የሚጎበኙ ታሪካዊ ቦታዎች በተለይ የሚጎበኙ ሃይማኖታዊ ቦታዎችን በጣም ጎበኛለሁኝ በጣም ያዝናናኛል። በትርፍ ጊዜ ከማደርጋቸው ነገሮች አንዱ የሚጎበኙ ሃይማኖታዊ ቦታዎችን መጎብኘት ነው። ይሄ አንዱ በትርፍ ጊዜ የማሳልፍባቸው ቦታዎች ናቸው። ሌላኛው ደግሞ መዝናኛ ቦታዎች ነው የሚሄደው በትርፍ ጊዜ የማሳልፍባቸው ሌላኛው ደግሞ በመዝናኛ ቦታዎችም መሄድ በተለይ ማታ ማታ ከስራ መልስ። ወይም ከስራ ሰዓት በኋላ ማታ ማታ የሚያዝናናኝ መዝናኛ ቦታዎች ፏፏቴ ያለበት ቦታ የሰው ሰራሽ ሀይቅ ያለበት ቦታ የሰው ሰራሽ የመብራት ያለበት ቦታ እዛ እየሄድኩኝ እዝናናለሁኝ። እና መዝናናት አንዱ በትርፍ ጊዜ የማደርገው ስራ ነው። ከዛ ውጪ ደግሞ በትርፍ ጊዜ የማደርገው ከልጄ ጋር መጫወት ነው። ከልጄ ጋር ረጅም ሰዓት ረጅም ጊዜ ወስጄ ከልጄ ጋር መዝናናት ነው። የትርፍ ጊዜ ማሳለፊያዬ ስራ ቦታ በጣም ስለምጨናነቅ ስራ ቦታ እንደጨረስኩኝ ስወጣ ለከልጄ ጋር መጫወት ከቤተሰቦቼ ጋር መጫወት ከባለቤቴ ጋር መጫወት ነው የማሳልፈው ትርፍ ጊዜዬን ማለት ነው። ሌላኛው ደግሞ ወደ መዝናኛ ቦታዎች ሲሄድ ከባለቤቴ ጋር ከልጄ ጋር አንድ ላይ ሆነን በትርፍ ጊዜያችን የመዝናኛ ቦታዎች የሚያዝናኑ ቦታዎች እንሄዳለን። ከዛ ውጪ ደግሞ ትርፍ ጊዜ ላይ የማሳልፈው ቤተክርስቲያን በመሄድ ነው። ቤተክርስቲያን ሄጄ ከፈጠራዬ ጋር ምገናኘትበት አንዱ መንገድ በብዛት በስራ ስለምጨናነቅ ከስራዬ አረፍ ለማለት ትርፍ ጊዜዬን የማሳልፈው ወደ አምልኮ ቦታ ወይም ደግሞ ወደ ቤተክርስቲያን በመሄድ ነው። እና በነዛ በመሄድ ትርፍ ጊዜን አሳልፋለሁኝ። ከዛ ደግሞ ሌላኛው ትርፍ ጊዜን የምትጠቀምበት ወይም የትርፍ ጊዜዬ ማሳለፊያዬ ምንድነው? ከጓደኞቼ ጋር መዝናናት ነው። ከጓደኞቼ ጋር የምዝናናበት የራሴ የሆነ ትርፍ ጊዜ አለኝ እና ትርፍ ጊዜዬን የማሳልፈው ከጓደኞቼ ጋር በመዝናናት ነው። ብዙ ጓደኞች አሉኝ መዝናናት የሚወዱ ጊዜያቸውን በመዝናናት የሚያሳልፉ እና ትርፍ ጊዜ ሲኖረኝ ከእነሱ ጋር አብሬ ወጣ ብዬ እዝናናለሁኝ ማለት ነው እና። የትርፍ ጊዜ ማሳለፊያ ሌላኛው ያው መዝናናት ከጓደኞች ጋር ጊዜ ማሳለፍ ነው። ከዛ ውጪ ደግሞ በትርፍ ጊዜ ጽሁፍ እጽፋለሁኝ መጽሐፍ እና ግጥም እጽፋለሁኝ። የትርፍ ጊዜ ማሳለፊያ አንዱ እና የመጨረሻው ጽሁፍ መጽሐፍ ግጥም መጽሐፍ ጽሁፍ መጽሐፍ አጠቃ

ውሃ እንደሚታወቀው ለሰውነታችን በጣም አስፈላጊው ነገር ነው ከምግብ ቀጥሎ ከምግብ በማይተናነስ ሁኔታ ለሰውነታችን የሚያስፈልገን የመጠጥ ውሃ ነው። አብዛኛው የመሬት ክፍል ውሃ እንደሆነ ሁሉ አብዛኛው የሰውነታችን ክፍልም ውሃ ነው። ውሃ የሚፈልግም ጭምር ነው። እና ውሃ በጣም እወዳለሁ ቢያንስ በቀን ሁለት ሌተር እና ከዛ በላይ እጠጣለሁ። ሁለት ሊትር በትንሹ ሁለት ሊትር እጠጣለሁኝ። ምክንያቱም ውሃ ለሰው ልጅ በጣም አስፈላጊ ነገር ነው። ሰው ያለው ውሃ መኖር አይችልም ይሄ በርግጥ የትኛውም ፍጥረት ያለ ውሃ መኖር አይችልም። ውሃ ለሁሉም ፍጥረት አስፈላጊ ነው። እግዚአብሔር አምላክ ሲፈጥር ምድርን በውሃ ላይ ነው ያጸናት። ውሃ የሁሉ መሰረት ነው። ሳይንስም እንዳረጋገጠው ከመሬት ክፍል አብዛኛው አብዛኛው በውሃ የተሸፈነ ነው። ይሄ የራሱ የሆነ ትርጉም የራሱ የሆነ አንድምታ አለው። ስለዚህ እግዚአብሔር አምላክ መሬትን ሲፈጥር አለማትን ሲፈጥር አብዛኛውን አካባቢ ሆይ ያደረገበት የራሱ የሆነ ምክንያት አለው። ለሰው ልጅም ደግሞ እንዲሁ ውሃ በጣም አስፈላጊ ነው። ውሃ ከምግብ በማይተናነስ ሁኔታ የሚያስፈልግ አንዱ የሰው ልጅ የመኖር ያለመኖር ጉዳይ ነው ማለት ነው። እና ሳይንሱም የጤና ባለሙያዎችም እንደሚመክሩት የሰው ልጅ ውሃ ካልጠጣ ውሃ ባለመጠጣቱ ምክንያት የሚጎዱ የሰውነት ክፍሎች አሉት። የሰውየል ለምሳሌ ከሚጎዱ የሰውነት ክፍሎቻችን ውስጥ ኩላሊትን ብንወስድ ውሃ ባለመጠጣታችን ምክንያት ኩላሊት ይጎዳል። ውሃ ለመጠጣት የሚያመጣውን አሉታዊ ተጽዕኖ በጤና ዙሪያ ብዙ ፍልስፍናዎች ተሰርተዋል። በብዙ ሰዎች ተሞክሮ የተግባር ስራ ተሰርቶበታል። ሰው ውሃ ሲጠጣና ውሃ ሳይጠጣ ያለው ልዩነት ምንድነው? የሚለው በብዙ ሰዎች ጥናት ተደርጎ የተገኘ ግኝት ማለቴ የተረጋገጠ ነገር ነው። ምንም ውሃ መጠጣት አለመጠጣት ላይ ምንም ጥያቄ ያለ አይመስለኝም። ምክንያቱም ውሃ ባለመጠጣታችን ራሳችንን ለበሽታ እናጋልጣለን ማለት ነው። ለዛ ውሃ ባለመጠጣታችን የምናጣው ወይም የሚጎዳብን የሰውነት ክፍል እንዳለ ልናውቅ ይገባል ማለት ነው። ምክንያቱም ሲሚንቶ ያለ ውሃ ብሎኬት ያለ ውሃ እንደማይቆመው ሁሉ ዛፍ ወይም ቅጠል ወይም አትክልት በአጠቃላይ ያለ ውሃ እንደማይኖሩት ሁሉ ሰውም ያለ ውሃ መኖር አይችልም። ሰው ያለ መኖር አይችልም። እንደውም በንጽጽራዊነት ሰው ምግብ ሳይበላ ለረጅም ጊዜ መቆየት ይችላል ውሃ ሳይጠጣ ግን መቆየት አይችልም የሚል አንድ መጽሐፍ አንብቤያለሁኝ። መጽሐፍ አንብቤያለሁኝ ሰው ውሃ ሳይጠጣ መኖር አይችልም። ምግብ ሳይበላ ግን መኖር ይችላል ባይባልም እንኳን ለረጅም ጊዜ መቆየት ይችላል የሚል መጽሐፍ አንብቤያለሁ እና ይሄ እውነት ነው። እና ውሃ መጠጣት ግዴታችን ነው። እንደው ተፈጥሮ ስለሚያስገድደን ብቻ ሳይሆን ውሃ ባለመጠጣታችን የሚጎዳው የሰውነት ክፍል ካለ ውሃ መጠጣት ግዴታ ነው ማለትም በሌላ አገላለጽ እና ውሃ ባለመጠጣት ከሚጎድል የሰውነት ክፍል ውስጥ አንዱና ዋናኛ ኩላሊት ነው። ኩላሊት ከታመመ ምንም የሰውነት አካላችን ጤነኛ ሊሆን አይችልም። እና ኩላሊት እንዳይጎዳ ሌሎችም የሰውነት ክፍሎቻችን እንዳይጎዱ ውሃ መጠጣት ሁነኛ መፍትሄ እንደሆነ የጤና ባለሙያዎችም በራሷ አስተምረናለች። የደም ዘውር የሚከናወነው በውሃ ማካኝነት ነው ደም ራሱ አንዱ የውሃ ውጤት ነው። እና ይሄን ሁሉ ክንውን የሚያደርገው የውሃ አስተዋጽኦ ነው እና ውሃ ለሰው ልጅ ህይወት ነው። በአጭር አገላለጽ ውሃ ለሰው ልጅ ህይወት ነው። ምንም ጥያቄ የለውም። ያለ ውሃ ደግሞ ሰው መኖር አይችልም። ያለ ምግብ እንደማይኖረው ሁሉ ያለ ውሃ መኖር አይችልም። እኔ ለሁሉም ሰው የምመክረው በቀን ቢያንስ በትንሹ ሁለት ሊትር እና ከዛ በላይ ውሃ መጠጣት አለበት። እኔም በህይወቴ ሁል ጊዜ የማደርገውን በቀን ቢያንስ በትንሹ ሁለት ሊትር ውሃ እጠጣለሁኝ ማለት ነው። ውሃ መጠጣት ግዴታ ነው። ለሰውነት አስፈላጊ ስለሆነ ያለ ውሃ መኖር አስቸጋሪ ስለሆነ

የጫማ አይነቶች ብዙ ናቸው እንደሚታወቁት የጫማ አይነቶች ብዙ ናቸው። የእግር ጫማ ብዙ አይነት ይዘትና ብዙ አይነት። ይሄ በ በስፋቱ በጥበቱ በቀለሙ በፎርማቱ የተለያዩ ናቸው። እና እኔ በጣም የምወደው ጫማ ቆዳ ጫማ ነው። ቆዳ ጫማ በጣም እወዳለሁኝ። በጣም የምወደው ጫማ ቆዳ ጫማ ነው። በርግጥ ይሄ ብቻ ነው ማለት ሳይሆን በብዛት የምጠቀማቸው ቆዳ ጫማ ሆኖ ከ ትንሽ ከፍ ያለ ጫማ። እንዲህ ቀጥታ የሆነ ጫማ አይመቸኝም። ቆዳ ጫማ ሆኖ ትንሽ ከፍ ያለ እና ወፈር ያለ ጫማ እወዳለሁኝ። በርግጥ ብዙ አይነት ጫማ አሉ ለምሳሌ ስኒከር የሚባል ጫማ አለ አንበሳ የሚባል ጫማ አለ የቆዳ ጫማ አለ። ሌላ ደግሞ ሬኩም የሚባል ጫማ አለ ሪቡክም የሚባል ብዙ አይነት ጫማዎች አሉ። ከእነዚህ ውስጥ እኔ በብዛት የምጠቀመው እና ሳደርገው የሚመቸኝ ቆዳ ጫማ ነው። ቆዳ ጫማ በጣም እወዳለሁ ወይ ለማጽዳት ይመቸኛል። ለማድረግ ይመቸኛል። ቶሎ ለመቀየርም ይመቸኛል። እና ቆዳ ጫማና ማሰሪያ የሌለው ጫማ እወዳለሁኝ። ማሰሪያ ያለው ጫማ በፍጹም አልወድም። ማሰሪያ የበዛበት ማሰሪያ ያለው መፍቻ ያለው ጫማዎች አይመቹኝም። ቆዳ ጫማ በጣም እወዳለሁኝ። ምክንያቱም ቆዳ ጫማ ለማጥብ ለማጸዳት ቀለም ለመቀባት ለብዙ ነገር ምቹ ነው። ለብዙ ነገር ቆዳ ጫማ ምቹ ነው እና ቆዳ ጫማ እጠቀማለሁኝ። ይሄ ቆዳ ጫማ ቆዳ ጫማ ደግሞ የሚሰራበት ስሪቱን እለያለሁ። ማለት አንዳንዴ ቆዳ ጫማ ሆኖ በጣም ስስ ቶሎ የሚቀደድ ፀሀይ የሚቀደው የሆነ ነገር ሲነካው የሚቀደድ ጫማ አለ። እሱን ሳይሆን ከከብት ቆዳ የሚሰራ የአንበሳ ጫማ የሚባል ቆዳ ጫማ አለ። የአንበሳ ጫማ የሚባል ቆዳ ጫማ አለ በጣም ጠንካራ ነው። የሚሰራበትም ስሪት በጣም የሚገርም ነው። ዋጋው ውድ ነው ለብዙ አመት ማገልገል ይችላል። ለምሳሌ በሰባት ሺህ ብር የሚገዛ ቆዳ ጫማ ቢያንስ በትንሹ ለሶስት አመት ለሁለት አመት ያገለግላል። ይሄ ቀላል አይደለም። በየአመቱ በማይረባ ጫማ ከመቀያየር አንድ ደህና ጫማ ገዝቶ ሶስት አመት ሁለት አመት መጠቀም ይሻላል። እና እኔ ጫም በጣም እመርጣለሁኝ ቀለሙን አይነቱን እመርጣለሁ። ስፋቱን ጥበቱን እመርጣለሁ። ማሰሪያ አለው የለውም የሚለውን ራሱ እመርጣለሁኝ። ማሰሪያ ያለው ጫማ ስለማልወድ ማለት ነው። እና ክብደት በጣም ነው የሚመቸኝ ከበድ ያለ ጫማ ይመቸኛል። ቀለል ያለ ጫማ አልወድም። በባዶ እግሬ የሆንኩ ያህል ይሰማኛል። ቀለል ያለ ጫማ ሳደርግ ቀለል ያለ ጫማ ማደርግ ብዙ ጊዜ ጨርቅ ስር ስለብስ ነው። ጨርቅ ስር ስለብስ ብዙ ጊዜ የምጠቀመው ቀለል ያለ ጫማ ነው ከዛ ውጪ። በተለይ በጂንስ ሱሪ ምናምን የምለብሳቸው ጫማዎች ከበደ ያሉ ናቸው። ከበደ ያሉ ውፍር ያሉ እግር ያዝ የሚያደርጉ ጫማዎች ይመቹኛል። እና ብዙ ጊዜ የሚመቸኝ ጫማ ነው የምጠቀመው ቆዳ ጫማ ነው። የቆዳ ጫማ ሆኖ በሀገር ውስጥ የሚመረት ጥሩ ጫማ አለ። የሚመረትባቸው ጫማዎችን ይለያያሉ የቻይና ጫማ አለ የኢትዮጵያ ጫማ አለ። የአሜሪካ ጫማ አለ በብዛት ኢትዮጵያ ውስጥ የሚገኙት የቻይና ምርቶች ናቸው። እና የቻይና ምርት የሆነው ቆዳ ጫማ በጣም ይመቸኛል የሀገር ውስጥ ደግሞ በጣም ጠንካራ ነው። ትንሽ ውበቱ ይቀንሳል እንጂ የሀገር ውስጥ ጫማ ወይም ኢትዮጵያ ውስጥ የሚመርተው ጫማ በጣም ጠንካራ ነው። ቆዳው እጅግ በጣም ጠንካራ ነው ግን ትንሽ ይወደዳል። ይወደዳል እንደገና ደግሞ ትንሽ ውበቱ ይቀንሳል። ውበቱ ይቀንሳል እና የቆዳ ጫማ በጣም ነው የሚመቸኝ። ወፈር ያለ ትንሽ እግር ላይ ያዝ የሚያድር ከበድ ያለ ጫማ በጣም ይመቸኛል። እና በብዛት የምትጠቀመው ቆዳ ጫማ እና ማስራ የሌለው ጫማ ነው። ቆዳ ጫማ በጣም ነው የምወደው

የምመኘው የእረፍት ጊዜ በብዙ አይነት መንገድ የሚገለጽ ነው። ማለት እንደየስራዬ አይነት እንደየስራዬ ላይ በብዙ ሁኔታዎች ዉስጥ ሳለፍ ወይም ስራ በጣም ሲበዛብኝ የማርፍበትን ጊዜ እመኛለሁ። ያ ማለት አንዳንዴ ስራዎች ይበዛሉ ጫናዎች ሲበዙ የእረፍት ጊዜ እመኛለሁ በጣም የምመኘው የረፍት ጊዜ ቅዳሜና እሁድ ነው። ቅዳሜና እሁድ በጣም ማረፍ እፈልጋለሁ። ምክንያቱም ከሰኞ እስከ አርብ ስራ ስለሚበዛ የምናርፍበት ጊዜ ቅዳሜና ሆድ ነው እና ቅዳሜን ነው እስከሚደርስ እቸኩላለሁኝ። ማንም ሰው የእረፍት ፍላጎት አለው ሰውነት ሲደክም ሲዝል። በጣም ሰውነት ሲሰላች ሰው ቢሰራ እንኳን ውጤታማ አይሆንም። በደከመው ሰዓት ሰው ቢሰራ እንኳን ውጤታማ ስለማይሆን የሚያርፍበትን ጊዜ ይፈልጋል ያሰባል ማለት ነው። እና እኔ የምመኘው የእረፍት ጊዜ ቅዳሜና እሁድ ነው። ምክንያቱም ቅዳሜና እሁድ ትምህርት የለም የምናስተምረው ሰው የለም ቅዳሜና እሁድ ተማሪም እረፍት ነው እኔ መምህር ስለሆንኩኝ እና ቅዳሜና እሁድ እስከሚደርስ አርብ ከሰአት እስከሚደርስ በጣም እቸኩላለሁ። እና የምመኝ የእረፍት ጊዜ እሱ ነው። ሌላኛው ደግሞ በጣም የምመኘው እረፍት ጊዜ በስራዬ ውጤታማ ሆኜ ሁሉም ነገር አስተካክዬ ለቤተሰቦቼ ቤት ለልጆቼ የሚገባቸውን ለህይወት የሚያስፈልጋቸውን ነገር አሟልቼ ከዛ ከስራ መልቀቅ ስራ ሙሉ በሙሉ ለቆ የእረፍት ጊዜ ቤት ማሳለፍ ጠዋት ከሰአት ማታ ሁል ጊዜ ቤት መሆን በጣም ያዝናናኛል። እና በጣም የምመኘው ወደፊት በጣም የምመኘው የእረፍት ጊዜ አጠቃላይ ከስራ እንቅስቃሴ ራሴን ለቅቄ ከስራ ወጥቼ ሁሉንም የቤተሰብ አባላት የሚያስፈልጋቸውን ካሟላ በኋላ ከቅጥር ስራ ለቅቄ እረፍት መውሰድ እመኛለሁኝ። ያ እሱ ጊዜ ይፈልጋል በርግጥ የራሱ የሆነ ጊዜና ወቅት አለው። መጀመሪያ መሟላት ያለባቸው ሁኔታዎች ይኖራሉ። እነዚህ ቅድመ ሁኔታዎች እንደየ ሁኔታው የሚቀያየሩ ናቸው። ማለት አንዳንዴ የእድሜ ገደብ ሲወጣ እድሜ በጣም ሲያረጅ ነው ይሄ ነገር የሚፈቀደው። ግን እኔ ደሞ ገና ወጣት ነኝ። እና የምመኝ እረፍት ጊዜ ሙሉ በሙሉ ከስራ አለም በተለይ ደግሞ ከቀጠር አለም ወጥቶ በራስ አለም መንቀሳቀስ። አለቃ የሌለው ስራ መስራት። ራሴን በራሴ አለቃ አድርጌ ስራዬን ማከናወን የምችልበት ጊዜ ነው የምመኘው ያ እኔ እንደ እረፍት ነው የማየው። ማለት ቤት ውስጥ ተኝቶ መዋል ሳይሆን። ማንም አለቃ የለም ማንም ጠያቂ የለም ራሴ በራሴ ላመኝበት የምሰራውን ስራ እሱን ማስኬድ ነው። ከምንም በላይ እኔ የምመኝ የእረፍት ጊዜ ከዛ ውጪ ቅድም እንደጠቀስኩት የቅዳሜና ውድ የእረፍት ጊዜ እስከሚደርስ እቸኩላለሁኝ። ምክንያቱም በጣም በብዙ አይነት በብዙ ጎዳና ድካም ልፋት ስላለው ያ ደግማ ትንሽ ሰውነትን ስለሚያደክም የእረፍት ጊዜ ይፈልጋል ሰውነታችን እና የቅዳሜና እሁድ የእረፍት ጊዜ ነው የምፈልገው። ምመኘውም እሱ ነው ከዛ ውጪ ደግሞ በጣም ረጅም ጊዜ እረፍት ኖሮኝ ከቤተሰብ ጋር የማሳልፍበት የእረፍት ጊዜ እመኛለሁኝ። ከአሁን ከትዳር ከያዝኩኝ ወደ አራት አመት አምስት አመት አካባቢ እየሆነኝ ነው እና ከባለቤቴ ጋር ከልጆቼ ጋር ተዝናንቼ አላውቅም መዝናኛ ቦታ ሄጄ ተዝናንቼ አላውቅም ያውም በስራ ጫና ምክንያት ነው። ስራ በጣም ሲደራረብ ስራ በጣም ሲወጥረኝ መዝናናት አልቻልኩም። እና ያንን የእረፍት ጊዜ በመጠቀም ከልጆቼ ከባለቤቴ ጋር የማሳልፈውን ጊዜ እመኛለሁ። በቃ ያለምንም መጨናነቅ ያለምንም ሀሳብ በንጹህ ህሊና በንጹህ እረፍት ወጥቶ ተዝናንቶ መመለስ እሱን እመኛለሁኝ። ወደፊት ትልቁ ሀሳቤ እሱ ነው ሁሉም ነገር ካስተካከልኩ የህይወትን ጎዳና ካስተካከልኩኝ በኋላ ከባለቤቴ ከልጆቼ ጋር መዝናኛ ቦታ ሄዶ እረፍት መውሰድ እሱን በጣም የምመኝ እረፍት ጊዜ ነው። ከዛ ውጪ ደግሞ እንደተለመደው ቅዳሜና እሁድ ማረፍ እና አጠቃላይ ከቅጥር ስራ መውጣት እነዚህን የእረፍተ ጊዜዎች

ኮኮቦችን መመልከት እወዳለሁኝ። ወደ ሰማይ ማየት በተለይ ማታ ማታ ወደ ሰማይ ማየት። በብዙ ሁኔታዎች ጥሩ ስሜት ይፈጥራል። ማለት የመጀመሪያው እኔ የሚገባኝ ወደ ሰማይ ሳይ በተለይ ማታ ማታ ኮኮቦች ሲወጡ ጨረቃ ስትወጣ በጣም የሚገርመኝ የፈጣሪ ስራ ነው። አንዳንዴ ኮኮቦችን ሳይ በጣም የማደንቀው የእግዚአብሔርን ስራ ነው የፍጥረታት ጌታ እንዴት እንደፈጠራቸው በጣም ነው የሚገርመኝ። ምክንያቱም ሳይንስ የሚያጠናው የተፈጠረውን ነገር ነው እንደሚታወቀው። ያልተፈጠረውን ነገር ከየትም አያመጣም። የተፈጠረውን ነገር ላይ ማጥናት እንዳለ ሆኖ እሱም የእግዚአብሔር ጥበብ እንደሆነ። ሁሉ ግን አፈጣጠራቸውን እና የፈጠራቸውን ማየት በጣም ነው የሚገርመኝ። እና ፈጣሪዬን በደንብ እንዳውቅ እግዚአብሔር እንዳለ እንዲሰማኝ። ወደ ኮኮቦች እመለከታለሁ በተለይ ማታ ማታ ጨረቃ ስትወጣ ኮኮቦችም ወይም ከዋክብትም አብረህ ይወጣሉ እሱን መመልከት ያስደስተኛል። የሚያስደስተኝ ፍጥረታቸው ወይም ደግሞ ኮኮብ መሆናቸው ሳይሆን። ይሄ አቀማመጣቸው ከመሬት ያላቸው ርቀት በሰማይ ያለው የእግዚአብሔር ስራ ምን እንደሚመስል። የእግዚአብሔር የስጦታው በረከት የ የስጦታው ጥግ ወይም የአያፈጣጠሩ ሁኔታ በጣም ነው የሚመስጠኝ። እና ኮኮቦችን ሳይ የፈጣሪን ችሎታ አደንቃለሁ። በጣም የፈጣሪን ብቃት አቅም እስከምን ድረስ እንደሆነ እረዳለሁ። በአጠቃላይ እግዚአብሔር እንዳለ ፈጣሪ እንዳለ ስለሚያስረዱኝ ማታ ማታ ኮኮብ ማየት። በእነዚህ ምክንያት ደስ ይለኛል በእነዚህ ምክንያት እወዳለሁኝ። እንጂ በሰማይ እንዲሁ ከረቀት እያየሁ መደነቅ ብቻ ሳይሆን ማን የፈጠራቸው የሚል ጥያቄ ወደ አእምሮዬ ይመጣል። ያን ጥያቄ ደግሞ መጽሐፍ ቅዱስ ይመልስልኛል። ማለት እና ወደ ኮኮቦች ስመለከት የፈጣሪን መኖር። አረጋግጥባቸዋል እና ፍጥረታቸው በጣም ነው የሚገርመኝ። ርቀታቸው ሳይንሱ እንደውም እንደሚለው። ከመሬት በጣም ስለሚርቁ ነው እንጂ ከዋክብቶች ወይም ኮኮቦች ከፀሀይ በላይ ነው ሳይዛቸው ወይም ይሄ ክብደታቸው ይላል። ሳይንሱ እና እንግዲህ ምን ያህል ከመሬት እንደሚርቁ ያሳያል። ከፀሀይ በላይ ከሆነ መጠናቸው በዚህ መጠን ትንሽ ሁነው ምድር ላይ ሆነን ስናያቸው። ስለዚህ ከፀሀይ ምን ያህል እንደራቆ የሚያሳይ ነው። ይሄ ደግሞ አንዱ የእግዚአብሔር አሰራር። ቦታቸውን የወሰነላቸው እግዚአብሔር ነውና እግዚአብሔር እንዳለ ፈጣሪ እንዳለ እንዳምን ያደርጉኛል የኮከቦችን መመልከት ማለት ነው። በተለይ ይሄ ማታ ማታ ከምሽቱ ሶስት ሰዓት በኋላ ይሄ በተለይ በጋ ላይ ምንም ደመና በሌለበት ጊዜ ሙሉ ከዋክብት ይወጣሉ። ሲወጡ ከአንዱ ወደ ሌላ ቦታ በፍጥነት የሚበር ኮከብ አለ። እንዲሁ በደመና ስር የሚዞር አለ ብዙ አይነት ኮከቦች አሉ። እነሱን ማየት የእውነት የልብ ምስክርነትን ያረጋግጣል። ማለት መጽሐፍ ቅዱስ እንደሚለው። የልብ ምስክርነትን ያረጋግጣሉ። ምክንያቱም አፈጣጠራቸው ብዛታቸው ማነው ይሄን ሁሉ ብዙ ከዋክብት የፈጠረው መቼም ሰው አይደለም። ማነው እንደዚህ እንዲንቀሳቀሱ ያደረጋቸው መቼም ሰው አይደለም ከዋክብት ላይ የወጣ ሰው የለም። እና ብዙ የፍጥረታትን ጌታ የሚያሳዩ ብዙ አይነት የኳኳብት አሰራሮች አሉ። እነሱን እረዳበታለሁ። ከዛ እነሱን ካየሁ በኋላ ወደ ራሴ ስመለስ አይ እግዚአብሔር ያንተ ስራ ያንተ ጥበብ። የሰማዩ ጥግ የለውም ምድርም ዳርቻ የላትም እናንተ ስራ ይደንቃል እያልኩኝ። ፈጣሪዬን አመሰግናለሁና ከዋክብቶች መመልከት በጣም እወዳለሁ። ግን በዋናነት የምወድበት ምክንያት አንዱ አሁን እንደጠቀስኩት የፈጣሪ መኖሩን ስለሚያረጋግጥልኝ ነው። የፈጣሪ መኖሩን ስለሚያሳየኝ የከዋክብት አቀማመጣቸው ብዛታቸው አካሄዳቸው። ሁሉም ነገር የፈጣሪ መኖሩን ያመለክታል። እና በዚህ በጣም ደስ ስለሚለኝ። ኮኮቦችን መመልከት እወዳለሁኝ። በብዛት ማታ ማታ በመስኮት በቤቴ መስኮት ዞሬ አያለሁኝ እና በጣም እደነቅባቸዋለሁ። መኖራቸው ሁሉ ይገርመኛል የእግዚአብሔር ስራ የእግዚአብሔር የእጁ ጥበብ ግርም ስለሚለኝ የእግዚአብሔርን መኖር የሚያሳዩኝ በመሆኑ። ኮኮቦችን ማየት በጣም እወዳለሁ

ልደቴን በሁለት አይነት መንገድ ነው የማከብረው። በተለያየ ጊዜ። የዛሬ አመት ባከበርኩበት መንገድ ድጋሚ አላከብርም በሁለት አይነት መንገድ ነው የማከብረው። የመጀመሪያው በመዝናናት ከልጆቼ ጋር ከባለቤቴ ጋር። መርሃ ግብር በማዘጋጀት እና ደስ የሚል መርሃ ግብር አዘጋጅቼ እዛ ላከብራለሁኝ ኬክ ቆርሳለሁ። ልዩ ልዩ ዝግጅቶች አሉ። የልደት መርሃ ግብር የሚያስመስሉ ዝግጅቶችን እናደርጋለን። ከዛ ኬክ ኬክ እናስገዛለን ኬክ እናዝዛለን። ከዛ ቤቴ በውስጥ የሆነ ውበት የቤቱ ውበት እንሰራለን። ከዛ እድሜ ይለጠፋል ከዛ። እንኳን ተወለድክ ለኔ የሚል በዜማ እያዜምን ልደታችን እናከብራለን የኔንም የባለቤቴንም በዚህ መንገድ ነው የምናከብረው። እና ይሄ በመዝናናት የምናከብራቸው በዓላት ናቸው። ልዩ ስሜት ይፈጥራል። እውነት ለመናገር እድሜን የሚሰጥ እግዚአብሔር ነው የሚያኖር እግዚአብሔር ነው። እንኳን እድሜ ሰጠኸን እንኳን ጸጋ ሰጠኸን ብለን እግዚአብሔርንም ጭምር የምናመሰግንበት ስለሆነ። በዚህ መንገድ እናከብራለን። ምክንያቱም እግዚአብሔር ደስ ሲለን የሚደሰት አምላክ ነው። እግዚአብሔር እንዲከፋን አይፈልግም። ስለዚህ የእግዚአብሔርን ስጦታ ማክበር ነው። በሌላ አነጋገር የልደት በዓል ማክበር ከዛ ውጪ ደግሞ ሌላኛው አካባበር ደግሞ የተቸገሩትን በመርዳት ነው የማከብረው። ብዙ ጊዜ የልደት በዓሌ ሲደርስ እግዚአብሔር በፈቀደ መጠን እና እግዚአብሔር በረዳኝ መጠን የተቸገሩትን ሰዎች በመረዳት አከብራለሁኝ። ማለት ለልደቴ የማወጣውን ገንዘብ ቆጥሬ ምን ያህል እንደሆነ ቆጥሬ አዘጋጀና ከዛ በኋላ የተቸገሩ የሚያግዛቸው ሰው የሌሉ ብቸኛ የሚጦራቸው የሌሉ አባቶች እናቶችን ሽማግሌዎችን እነሱን በማብላት አሳልፋለሁኝ ማለት ነው። ምክንያቱም የነሱ ምርቃት የእኔን እድሜ ይጨምርልኛል። ሽማግሌ በጣም ስለማከብር የሽማግሌ ምርቃት ደግሞ ለልጅ ይደርሳል ተብሎ ስለሚታመን። እኔ ልደቴን የማከረው በእነዚህ በሁለቱ መንገድ ነው። በእነዚህ በሁለቱ መንገድ ነው። ግን ሁለቱም መንገድ የምወዳቸው ቢሆኑም አንደኛው ለስጋ ያደላ ለስጋ ደስ የሚል ነው። ሁለተኛው ደግሞ ለነፍስ ወይም ለእግዚአብሔር የተገዛ አይነት አካሄድ ነው የሚሄደው እና በየአመቱ ሁሌ እንዲህ ነው ማደርገው። ለምሳሌ አሁን ቀጣይ አመት ወይም የሰኔ ወር ሲመጣ ሰላሳ ሁለተኛ አመቴን አከብራለሁ። እና አምና የከበርኩት ድሆችን በማብላት ነበር። ዘንድሮ ደግሞ በመዝናናት አከብራለሁኝ ማለት ነው። ምክንያቱም ያኔ ልደቴ ሲከበር ያከበርኩት የተቸገሩ ሰዎች በመርዳት ነበር እና በየአመቱ ይቀያየራል። አንድ አመት በመዝናናት ከቤተሰቦቼ ጋር ከባለቤቴ ከልጆቼ ጋር እየተዝናናሁ ኬክ እየበላሁ አሳልፋለሁኝ። አንድ አመት ደግሞ ድጋሚ ሲመጣ ደግሞ የተቸገሩት ሰዎችን በመርዳት ነው የማሳልፈው። እና እግዚአብሔር ቢፈቅድና ብንኖር ፈጣሪም ቢረዳን ወይም ቢያኖረኝና እድሜ ቢሰጠኝ። ቀጣይ ሰኔ ላይ ደግሞ የተወለዱ ልጆቼን በዓል አከብራለሁኝ ከእኔ ጋር አብረው አንድ ላይ ያከብራሉ። እና እኔ ኬክ አዘጋጃለሁ ዳቦ እገዛላቸዋለሁ ቤቱን አስተካክላለሁ የልደት ጥሪዎች ይደረጋሉ ለእያንዳንዱ ሰው የልደት ጥሪ ይደረግለታል መጥተው ዘፈን ይዘፍናሉ እንኳን ተወለድክለን እያሉ በዜማ ይገልጹልኛል በቃ እንደዚህ አይነት ነገሮች በጣም ነው ደስ የሚሉኝ። እነዚህን ነገሮች እሰራለሁኝ። ከዛ ደግሞ በዙሮ ደግሞ ሌላኛው አመት ሲመጣ ቅድም እንደገለጽኩት የተቸገሩ ሰዎችን በመርዳት ለልደቴ የሚያስፈልገውን ወጪ አጠቃላይ ለተቸገሩ ሰዎች በመስጠት አከብራለሁኝ። ልደቴን በዚህ መንገድ ነው የማከብረው። ግን ወደፊት እግዚአብሔር ቢረዳኝና እግዚአብሔር ቢያኖረኝ። ይሄ ከመብላት ከመጠጣት ባለፈ ትክክለኛውን የልደት በዓል አካባበር ማለት እድሜ የሰጠኝ እግዚአብሔር ነው። እግዚአብሔር ደግሞ እድሜ የሰጣቸው ሰዎች ሲቸገሩ ከማየት እንዲህ ቆጥበን የተቸገሩ ሰዎችን በመርዳት አሳልፋለሁኝ። በተለይ ከሁለት ከሶስት አመት በኋላ እቅዴ እሱ ነው የተቸገሩ ሰዎችን በመርዳት ነው ልደቴን የማከብረው። ይሄን ማድረግ ነው የምፈልገው። ወደፊት

ወተት በጣም እወዳለሁ ወተት እወዳለሁኝ ወተት በእኛ ሀገር በተለይ በኢትዮጵያ በጣም በስፋት አገልግሎት ላይ የሚውል ብዙ ማህበረሰብ ክፍል የሚጠቀመው መጠጥ ነው ወተት የላሞች ውጤት ነው። እንደሚታወቀው በርግጥ እንደየአካባቢው ሁኔታ ይለያያል። ለምሳሌ ይሄ ወደ ሰሜን ወደ ኦሮሚያ አካባቢ በብዛት የሚታወቀው የላም ወተት ነው። የላም ወተት በብዛት ይታወቃል። ግን ወደ ሌላ አካባቢ ብንሄድ ወደ ደቡብ ወደ ጋሞ ጎፋ ወደ ጉጂ ወደ ሞያሌ ወደ ሶማሌ ብንሄድ የብዙ አይነት ወተቶች አሉ። ለምሳሌ የግመል ወተት አለ የፍየል ወተት አለ የበግ ወተት አለ ብዙ አይነት ወተቶች አሉ። እና እኔ መጠጣት የምወደው የላም ወተት የከብት ውጥት የሆነውን የላም ወተት ነው። ግን አንድ ጊዜ ለስራ ወደ ሶማሌ ሄድኩኝ ሶማሌ ክልል ሄጄ የግመል ወተት አመጡልኝ ማለት ነው ወተት ትወዳለህ ብለው ጠየቁኝ አዎ እወዳለሁ አልኳቸው። ከዛ የግመል ወተት አመጡልኝ እና አልጠጣም ስላቸው በጣም ተቀየሙኝ። እና የአካባቢው የተለመደው የግመል ወተት ነው። በርግጥ በአካባቢው ባሉ የጤና ባለሙያዎች እና እዛ አካባቢ ባሉ ነባር ነዋሪዎች ዘንድ የሰማሁት መረጃ ምንድነው? የግመል ወተት ከተለያየ በሽታ ያድናል ለምሳሌ ከባክቴሪያ ከልዩ ልዩ ይሄ ባክቴሪያ እና ባክቴሪያ ነክ ከሆኑ በሽታዎች ያድናል። የሚል ባህላዊ ትርክት ይሁን የጤና ባለሙያዎች እውቀት ይሁን አላወቅኩም። በእርግጥ እንደዛ የሚል መረጃ ሰማሁኝ ግን ጠጥቼ ስለማላውቅ አይ አልጠጣም። አልኳቸው እና እኔ የምጠጣው የላም ወተት ብቻ ነው አልኳቸው። እኔ ከተማ ውስጥ ነው ተወልጄ ያደግኩት የላም ወተት ብቻ ነው ጠጥቼ የማውቀው። እና የላም ወተት ነው ከዛ ውጪ አልጠጣም አልኳቸው። ወደ ቦረናም ስንሄድ ደግሞ የፍየል ወተት ይጠጣል የግመል ወተት ይጠጣል የበግት ወተት ይጠጣል። እና እኔ የምወደው የላም ወተት ነው። ከዛ ውጪ ያለው ወይ አላውቀውም። እና ደግሞ የሚያመኝ ሁላ ይመስለኛል ጠጥቼ ስለማላውቅ ለዛ እየፈራሁ አልጠጣም። ግን ወተት በጣም እወዳለሁ በተለይ የከብት የከብት የላም የላም ወተት እጅግ በጣም እወዳለሁኝ። ለጤና ለአጥንት ጥንካሬ ለሁሉም ነገር ተስማሚ ነው። ለሁሉም ነገር ያስፈልጋል። ከና ከእናት ጡት ወተት በተጨማሪ

አዎ ሌሎችን ማበረታታት እችላለሁኝ ሌሎችን ማበራታታት ለሌሎች ድጋፍ ማድረግ ለሌሎች ማስፈለግን ክትትል ማድረግ ማለት ነው። ሌሎችን ማበረታታት ማለት። ለምሳሌ የኔ ታናሾች በኔ የሚመሩ ወይኔ ምሳሌ አድርገው የሚንቀሳቀሱትን እንዴት ማድረግ እንዳለባቸው እኔ ሞዴል ሆኛቸው እንዴት ህይወታቸውን ማብራት እንዳለባቸው አአበረታታለሁ። የስራ ፈጠራ ችሎታ ያላቸው ልጆች አሉ እኔ በትምህርት ቤት የሚያጋጥሙኝ እነሱን ማበረታታት እወዳለሁ። የበለጠ ስራ እንዲሰሩ ውጤታማ እንዲሆኑ በየትኛው መንገድ እኔ ያለፍኩበትን መንገድ እያንዳንዷን ደረጃ እነግራቸዋለሁ ይሄን ይሄን አድርጎ ይሄን አታድርግ ብዬ እመክራችኋለሁ። ሌሎችን ማበረታታት ቅንነት ነው ይሄ ከቅንነት የሚመነጭ መንፈስ ነው። እና ቅን መንፈስ ወይንም ቅን ልቦና ያለው ሰው ሌሎችን ያበረታታል ሌሎችን ይደግፋል ሌሎችን የህይወት ጎዳና የስራ ጎዳና የሁሉንም ጎዳና ያሳያል። እኔም እንደዛ ማድረግ በጣም ነው ደስ የሚለኝ። ምክንያቱም ሰው ሲደሰት እንደማየት የሚያስደሰት ምንም አይነት ሌላ ደስታ የለም። ሰው ሲደሰት ማየት ነፍስ ትደሰታለች። በእግዚአብሔርም ዘንድ በረከት ነው በነገራችን ላይ። ሌሎችን ማበረታታት ድጋፍ ማድረግ በእግዚአብሔርም ዘንድ በረከት ነው ምክንያቱም። ሌሎችን የማያበረታታ የማይደግፍ እንደ ምቀኛ ይቆጠራል። ምቀኛ ደግሞ ከሌሎች እንዲሳካላቸው ካለመፈለግ የሚመጣ ስሜት ነው። ይሄ ደግሞ ኃጢአት ነው በራሱ። እና ሌሎችን ድጋፍ ማድረግ ክትትል ማደግ ማበረታታት እኔ በጣም ደስ ይለኛል። ምክንያቱም ሰው ስናበረታታው የሚኖረን ግንዛቤ የሚኖረን የ የአእምሮ ግንባታ የተለየ ነው። ልዩ ስሜት ይፈጥራል ድጋፍ ማድረግ ክትትል ማድረግ ስጦታ መስጠት ሰውን መርዳት። እንደሚፈጥረው ስሜት ሌላም ሌላ ሚያስደስተ ነገር የለም። እና እኔ በህይወቴ ሌሎችን ማበረታታት እችላለሁ ለምሳሌ የሚሞክሩ ተማሪዎችን ሳገኝ ጎበዝ ተማሪ እንዲሆኑ ድጋፍና ክትትል አደርጋለሁ። ስራ ፈጠራ የሚሞክር ልጆች ሳገኝ ደግሞ እነሱ እንዲበረቱ የተሻለ ነገር ፈጠራ ስራ ላይ እንዲሰማሩ የቻልኩትን ሁሉ ድጋፍ አደርጋለሁ አበረታታቸዋለሁ። ማበረታቻ ደግሞ በተግባርም በአካልም በቆስም በመንፈስም ነው በበዛ አይነት መንገድ ነው። ሰው ሰው ለሰው ድጋፍ የሚያደርገው ማለት ነው። እና እኔ በሁሉም ድጋፍ አደርጋለሁኝ እግዚአብሔር በረዳኝ መጣን በመንፈስም በቁስም በእውቀትም በሁሉም ነገር ድጋፍ አደርጋለሁኝ ምክንያቱም ድጋፍ ማድረግ እንደመርዳት ይቆጠራል። ለድሃ የሚሰጥ ለእግዚአብሔር ያበድላል ተብሎ ስለተጻፈ በመጽሐፍ ቅዱስ። እኔም እንደዛው ሰዎችን መርዳት ማበረታታት እችላለሁኝ። አቅሜ እስከፈቀደ ድረስ በገንዘቤ በጉልበቴ በእውቀቴ በአእምሮዬ ሰውን ለመርዳት እሞክራለሁ እግዚአብሔር በረዳኝ መጣን ማለት ነው። እና ሌሎችን ማበረታት እችላለሁኝ የምቀኝነት ስሜት የለብኝም። ምክንያቱም ቅናት ምቀኝነት መጥፎ ነው። ራስን እንደመጉዳት ነው ሌላው ሲሳካለት ሌላው እንዲወድቅ መመኘት ነው ይሄ ደግሞ። ከክርስትናማ አንፃር መጥፎ ስለሆነ እኔ ለሁሉም ሰው እንዲህ እንዲህ እንዲህ እንዲህ አልፍላቸው። እንዲያድጉ ጎበዝ እንዲሆኑ አበረታታለሁ። ይሄ ደግሞ አንዱ በተፈጥሮ የተሰጠኝ የእግዚአብሔር ስጦታ እንደሆነ አምናለሁኝ። ይሄን አደርጋለሁኝ። ከዛ ውጪ ደግሞ ለምሳሌ ማበረታቻ መስጠት ድጋፍና ክትትል ማድረግ። የልምድ ተሞክሮ ማድረግ። ለምሳሌ አንዳንድ ሰው እውቀቱን ኖሮት ብቃቱ ኖሮት ግን ከሰው ጋር ንግግር የማይችል ሰው አለ። ያንን ሰው ምን አደርጋለሁኝ? እኔ አናገርለትና በዛ ጉዳይ የራሱን አስተዋጽኦ እንዲያደርግ አሻራ እንዲጥል አደርጋለሁኝ። ስለዚህ ድጋፍና ክትትል ማድረግ በጎነት ነው ከበጎነት የሚመጣ ቅንነት ነው። ቅንነት ደግሞ ጥሩ መንፈስ ነው። የሰው ልጅ በቅንነት ሲሄድ በቅንነት ሲረዳ ሰውና ሲያበረታታ ከፈጣሪም የሚያገኘው በረከት ትልቅ ነው። እና እኔ ሌሎችን በማበረታታት የራሴን አስተዋጽኦ ለማድረግ እየሞከርኩኝ ነው ያለሁት ወደፊትም አደርጋለሁኝ። እርዳታና ክትትል ማበረታቻ ሌሎችን ማሳደግ የቅንነት መገለጫ አንዱ ስለሆነ ማለት ነው።

ታሪክ መናገር እወዳለሁኝ። ታሪክ ብዙ አስተምረዋለሁ ማለት የቀድሞን እንድናውቀው አውቀን ደግሞ ጠንካራ ጎን እና ደካማ ጎኑን ለይተን ለወደፊት ደካማውን እያስተካከልን ጠንካራውን ደግሞ እየደገምን እንድንሄድ ያደርጋል። እና ታሪክ በብዛት የሚያጠነጥን ወይም የሚሽከረከረው ድሮ በተደረጉ ክንውኖች በነገስታት በመንግስታት በሰዎች ሊሆን ይችላል የተከናወኑን እንደዛ ነገሮች ያ ታሪክ ደግሞ አስፈላጊውን ክትትልና ማጣራት ከተደረገበት በኋላ የራሱ የሆነ በጎ ጎን አለው። ያን በጎ ጎን ይዞ ማስቀጠል ሌላኛውን ደግሞ መተውና ማስወገድ ያስፈልጋል ስለዚህ ታሪክ መናገር ታሪክ ማወቅ በጣም እወዳለሁ። ለምሳሌ በኢትዮጵያ ታሪክ የነገስታት ታሪክ አለ በአጼዎቹ ጊዜ ኢትዮጵያ የምትመራው በነገስታት ነበረ። እነዚህ ነገስታት የሰሩት ስህተት አለ የሰሩት በጎ ነገር አለ። ስለዚህ ያን በጎ ነገራቸውን ይዞ ማስቀጠል ደካማ ጎናቸውን ደግሞ ጥሎ ድጋሚ እንዳይነገር ማድረግ ለታሪክ ትምህርት እንዲሆን ማድረግ ስለዚህ ታሪክን መንገር ከሁለት ጎን ነው የሚታየው። የመጀመሪያው ከጥሩ ጎኑ አንፃር ሁለተኛው ደግሞ ከደካማ ጎኑ አንፃር ታይቶ በእነዚህ መነፀርነት አስፈላጊ ሆኖ ከተገኘ ለሚቀጥለው ትውልድ እንዲተላለፍ ይደረጋል። አስፈላጊ ሆኖ ካልተገኘ ግን ለሚቀጥለው ትውልድ እንዳያልፍ ማጣራት ስራ ይሰራበታል ማለት ነው። እና ታሪክ ብዙ ትርጉም አለው። ስለዚህ የባለፈን ህይወት እኛ አልነበረንበትን ህይወት እንዴት እንደነበረ እንዴት እንደተከናወነ ስለ ሀገር ጉዳይ ስለ ጓደኛ ስለ ግለሰብ ስለ ብዙ ነገር የሚያወራ ያለፈ ህይወት ታሪክ ይባላል። ያን ታሪክ መናገር እወዳለሁኝ። ምክንያቱም በተለይ ታላላቅ አባቶች በህይወት ያሉ በድሮ ጊዜ የነበሩ አሁንም ያሉ ሰዎችን ታሪክ አንብቤ የኔ ድርሻስ ምኑ ጋር ነው ብዬ የምወስደው ትምህርት አለ ማለት ነው። ምክንያቱም እያንዳንዱ ታሪክ ራሱ አስተምረዋለሁ ደካማ ጎን እንዳለው ሙሉ ጠንከራ ጎን አለው። ሁሉም ታሪክ ደከመ ጎን ብቻ ነው ያለው ማለት አይቻልም። የእያንዳንዱ ታሪክ የራሱ የሆነ ጠንካራ ጎን አለ። ያን ጠንካራ ጎን ማወቅ እና በዘዛ ጠንካራ ጎን በኩል መቆም ለወደፊቱ ለሚመጣው ትውልድ ትልቅ አስተምሮ ነው። ይሄን ስለማውቅ በእያንዳንዱ ሁኔታ ውስጥ እንደ ግለሰብ የግለሰብ ታሪክ እንደ መንግስት የመንግስት ታሪክ እንደ ህዝብ የህዝብን ታሪክ ማውራት ወይም መናገር እወዳለሁ። ምክንያቱም ያ ታሪክ ሌሎችን ያስተምራል ይማሩበታል ስህተት ከሆነ ይማሩበታል። ጠንካራ ጎንና በጎ ነገር ከሆነ ደግሞ ያስተምሩበታል። ስለዚህ ከዚህ አንግል ከዚህ አንግል እያየሁ የታሪክ መንገር በጣም እወዳለሁኝ። ምክንያቱም ብዙ ታሪክ የሚያስተምሩት የራሱ የሆነ በጎ ጎን አለው ሁሉም ታሪክ መጥፎ ነው ማለት አይቻልም። እንኳን እንደ መንግስት እንኳን እንደ ህዝብ እንደ ግለሰብ ራሱ እኛ የሰራነውን ስህተት እንደ ግለሰብ የሚያስተምረን። ደካማ ጎን አለን። የምንቀጥልበትና የምንደክመው ደግሞ የራሱ የሆነ በጎ ጎን አለን። ይሄን መንገር ለመጪው ትውልድ መታነጽ ለመጭው ትውልድ ህይወት ነው። ምክንያቱም ሰው ታሪኩ ላይ ካልቆመ ወደፊት መሄድ አይችልም። የኋላው ከሌለ የፊቷ አይኖርም። ለዛ ታሪክ ላይ መቆም ታሪክን ማስረዳት ታሪክን መንገር ታሪክ ላይ መዋየት የተገባ ነው ይህንን ማድረግ ከሁሉም ትውልድ ይጠበቃል ማለት ነው። ለዛ እኔም የዚህ ትውልድ አካል እንደመሆኔ መጠን ታሪክን መንገር ሀላፊነት አለብኝ ማለት ነው። ስለዚህ ታሪካችን ምን ይመስላል እንደ ሀገር ታሪካችን ምን ይመስላል እንደ ግለሰብ ታሪካችን ምን ይመስላል እንደ መንግስት የሚለውን ታሪካችን ምን ይመስላል እንደ ህዝብ የሚለውን በተለያየ መጽሐፍ የተጻፈውን አንድ ላይ አድርጌ በማንበብ ለሚመጣው ጀነሬሽን እኔም ለማስተምረው ትውልድ የመናገር ሀላፊነት እንዳለብኝ ስለማውቅ ታሪክን መንገር በጣም እወዳለሁ። በተለይ በተለይ ደግሞ የጀግንነት ታሪክ የ ለሀገር የተከፈለ መስዋዕትነት ታሪክ እጅግ በጣም ውስጤን ይነካኛል። እና ለትውልድም መተላለፍ ያለበት ነው ብዬ ስለማምን ታሪክን መንገር በጣም እወዳለሁኝ። ምክንያቱም ቀጣዩ ትውልድ ከዚህ ይማራል። ቀጣዩ ትውልድ ከዚህ የሚወስደው ነገር አለ። ቀጣዩ ትውልድ የራሱን አስተዋጽኦ አሻራ ያሳርፋል ታሪክን በመንገርም

ወደ አምስት ኢሜል አካባቢ እጠቀማለሁኝ አምስት ኢሜል አምስት ኢሜል በራሴ ስም የተከፈተ በእኔና በባለቤቴ ስም የተከፈተ በእኔና በልጅ ስም የተከፈተ ድሮ ተማሪ እያለው የተከፈተ እና ማስተርስ ተማሪ እያለው የተከፈተ ሁለት አይነት ኢሜል እጠቀማለሁ አምስት አይነት ማለቴ እና ኢሜል እንደሚታወቀው ጥቅሙ ብዙ ነው። ኢሜል ከጉዳቱ ጥቅሙ ያመዝናል። መረጃ ለመላላክ ከመላላክም በላይ ግን እኔ በጣም የሚያስደስትን የሚል ባህሪ መረጃ ማስቀመጥ። በተለይ በተለይ ኢሜል ከሚፈቅደው የነፃ ማጠራቀሚያ በላይ ምን መግዛት የምንችል ከሆነ። መረጃ ለማስገመድ በጣም ይጠቅማል። ለምሳሌ ልክ አዲስ ኢሜል እንደከፈትን የምናገኘው አስራ አምስት ጂቢ ነው በነፃ አስራ አምስት ጂቢ እናገኛለን። ይሄ አስራ አምስት ጂቢ ብዙ ፋይሎችን ለማስቀመጥ በቂ አይደለም እውነት ለመናገር። ስለዚህ ምን ማድረግ አለብን መግዛት መቻል አለብን። ገዝተን እዚህ የክላውድ ማጠራቀሚያ ቦታ ገዝተን መረጃችን ብናስቀምጥ እንዲህ በጣም አትራፊ እንሆናለን ምክንያቱም እዚህ ቦታ ላይ መረጃ አይጠፋም። ፓስዋርድ ወይም የለፍ ቃል ካረሳን በስተቀር መረጃ አይጠፋም። ስለዚህ ኢሜል በጣም አስተማማኝ ነው። ለምሳሌ የትምህርት መረጃ የሪሰርች መረጃ የጥናታዊ ምርምር መረጃ የፎቶ መረጃ የብዙ አይነት መረጃ ዝም ብናስቀምጥ እጅግ በጣም አስተማማኝ ነው የትም ሊሄድ አይችልም። ስለዚህ ምን ማድረግ አለብን? ጂሜል በራሱ ከሚሰጠን የማጠራቀም ያመጣል በላይ ገዝተን በራሳችን እያጠራቀምን ማስቀመጥ እንችላለን ማለት ነው። እና ያም ካልሆነ ደግሞ የመግዛት አቅም ከሌለን እኔ ምንድነው ያደረኩት? የመግዛት አቅሙ ስለሌለኝ ምንድነው ያደረኩት? በተለያየ አካውንት የሚል መክፈት ለምሳሌ አራት ኢሜል ቢኖረኝ ስልሳ ጂቢ ማጠራቀሚያ አለኝ ማለት ነው። አምስት ኢሜል ቢኖረኝ ሰባ አምስት ጂቢ ማጠራቀሚያ አለኝ ማለት ነው። ስድስት ሚሊዮኔ ደግሞ እንደዚሁ ዘጠና ማጠራቀሚያ ወይም ዘጠና ሁለት አካባቢ ማጠራቀሚያ አለኝ ማለት ነው። በዚህ መንገድ መጠቀምና መረጃዎችን በተለይ ለህይወት አስፈላጊ የሆኑ መረጃዎችን ማስቀመጥ እንችላለን ማለት ነው ከዚህ አንፃር። ኢሜል መጠቀም ይኖርብናል ስንጠቀም ደግሞ በአግባቡ መጠቀም ይኖርብናል ማለት ነው። ለምሳሌ መረጃዎችን ዲስክ ላይ ብናስቀምጣቸው ኮምፒተር ላይ ብናስቀምጥ ስልክ ላይ ብናስቀምጣቸው ስልኩም ይጠፋል ኮምፒውተሩም ሊሰበር ይችላል። ብዙ አይነት አደጓጋዎች አሉ። ይሄ ክላውድ ማጠራቀሚያ ግን የኢሜል ማጠራቀሚያ ግን የማለፊያ ወይም የይለፍ ቃል እስካረሳን ድረስ ለዘላለም ይቀመጣል። ወዴትም አይሄድም አስተማማኝ ነው። ከዚህ አንፃር እኔ ለኢሜል መረጃ ማስቀመጫ ምስክር ነኝ ምክንያቱም ላለፉት አስራ ስምንት አመታት ኢሜል ላይ ብዙ መረጃ አስቀምጬው እስካሁን አለ። ከአስራ ከአሥራ ስምንት አመት በኋላ አግኝቼያለሁ። ግን ስልክ ላይ ቢሆን ኖሮ ኮምፒውተር ላይ ቢሆን ኖሮ ማግኘት አልችልም። ምክንያቱም ኮምፒውተርም ተቀይረዋል ጠፍቷል ስልክም ቀይሬያለሁኝ ብዙ ጊዜ መረጃ አይገኝም ስለዚህ ለእያንዳንዱ መረጃ በታማኝነትና በእውነት የሚያስቀምጥልን ኢሜል ነው። ስለዚህ ኢሜል ብዙ አይነት ከፍተን እዛ ላይ ማጠራቀም እና ማስቀመጥ እንችላለን የምትጠቀመው እሜል አምስት አይነት ነው። አምስቱንም የከፈትኩበት ምክንያት ደግሞ ማጠራቀሚያ የመግዛት አቅም ስለሌለኝ ነው ስለሌለኝ ምንድነው ያደረኩት? ለእያንዳንዱ ለብቻ የሚል ከፈትኩኝና በሁሉም ላይ የተለያየ መረጃ አስቀመጥኩኝ ማለት ነው። ይሄ መረጃ ደግሞ በጣም የምፈልገው ለህይወቴ እጅግ በጣም አስፈላጊ የሆነ መረጃ ነው። ለዛ የተለያየ ኢሜል ከፍቼ አጠራቀማለሁ ማለት ነው። እና ኢሜል መግዛት ከቻልን ጥሩ ነው። ገዝተን ማጠራቀሚያውን በሰፊው መግዛት ከቻለን ካልሆነ ግን የተለያየ የሚል በመክፈት ቢያንስ በነፃ የሚሰጠንን የማጠራቀም ያመጠን ማሳደግና መጠቀም ይቻላል ማለት ነው። እና በአጠቃላይ እኔ በዚህ በዚህ ምክንያት ወደ አምስት የሚል ወይም አምስት ኢሜል እጠቀማለሁኝ ማለት ነው። ያ ኢሜል ድምጽ በጣም ጠቅሞኛል።

በገበያ ዋጋ መደራደር እችላለሁ። የምደራደርበትም ብዙ ምክንያቶች አሉኝ። በኢትዮጵያ ዋጋ በኢትዮጵያ ገበያ የዋጋ ድርድር በጣም አስፈላጊ ነው። ዋጋ የማነደራደር ከሆነ የሚመጡት ጉዳቶች ቀላል አይደሉም። ምክንያቱም በኢትዮጵያ የገበያ ዋጋ ነፃ ገበያ ነው። ማንም ሰው የራሱን እቃ ይሄን ያህል ዋጋ ማለት ይችላል። በመንግስት የተተመነ አይደለም። ስለዚህ እያንዳንዱ የገበያ ዋጋ በንጽጽራዊነት እያነፃፀርኩ ነው የምደራደረው። ምክንያቱም መንግስት የዚህ እቃ ዋጋ ይሄን ያህል ብር ነው አይልም። ምክንያቱም ኢትዮጵያ የምትከተለው ነፃ ገበያ ነው። ይሄ ነፃ ገበያ ደግሞ ነጋዴው እንደፈለገ ዋጋ መጨመርና መቀነስ እንዲችል አድርጎታል። ስለዚህ ምንድነው የማደርገው እኔ ለምሳሌ እዚህኛው ሱቅ የጠየኩትን እቃ ሌላ ቦታ እጠይቃለሁ። ከዛ ንጽጽራዊ ስራ እሰራለሁ ማለት ነው። እዛ ሱቅ ይሄን ያህል ብር ነው፤ አንተ ጨምረህብኛል ቀንስ ብዬ መከራከር እችላለሁ። በገበያው ጋር መደራደር ግዴታ ነው። ካልተደራደርን የኢትዮጵያ ምትከተለው ነፃ ገበያ ስለሆነ ከፈለገ አንድ የሚለኝ ማለት ይችላል። ስለዚህ ይሄ ደግሞ የሚተመነው የሚታወቀው ንጽጽራዊ ዋጋ ሲኖረው ነው። እዛ የተለያየ ቦታ እጠይቃለሁ። አንድ ቦታ ብቻ ጠይቄ አልገዛም። የተለያየ ቦታ ጠይቅና አጠቃላይ ያላቸውን የዋጋ ልዩነት እረዳለሁ። የዋጋ ልዩነት እረዳለሁኝ። ከዛ የዋጋውን ልዩነት ከተረዳሁኝ በኋላ የእቃው ግን ምንም አይነት ልዩነት ከሌለው እቃው አንድ አይነት ነው። ዋጋ የሚለያይ ከሆነ ቀጥታ ሄጄ የሚቀንሱት ቦታ ሄጄ እገዛለሁኝ ማለት ነው። እና መደራደር ግዴታ ነው። ምክንያቱም በነፃ ገበያ ውስጥ ነጋዴ የእቃን ዋጋ እንደፈለገ መጨመር እንደፈለገ መቀነስ ስለሚችል ካልተደራደርን በብዙ ሺህ ብር ሊያተርፍብን ይችላል። ያ ደግሞ የሚገዛ ሰው ይጎዳል። የሚሸጥ ሰው ደግሞ ያተርፋል። ስለዚህ ይሄን ለመከላከል እያንዳንዱ የገበያ ገዝቶ የሚገባ ሰው ወይም ገበያ የሚሄድ ሰው በገበያ ዋጋ መደራደር መቻል አለበት። እኔ በደንብ ነው የምደራደረው። በደንብ ነው የማስረዳቸው። የዋጋ ልዩነቱንም በደንብ አስረዳቸዋለሁ። ያን ሁሉን ግልጽ አድጌ ዋጋ ቀንሼ ነግራችኋለሁ። የሚያዋጣቸው ከሆነ ይሸጣሉ የማያዋጣቸው ከሆነ ደግሞ አይሸጡም ማለት ነው። ከዛ አንፃር የገበያ ዋጋ መደራደር ግዴታ ነው። ምንም ጥያቄ የለውም። በነፃ ገበያ ውስጥ መንግስት በሚፈልገው መንገድ መቆጣጠር ካልቻለ ነጋዴ እንደፈለገ ዋጋ እየጨመረ እየጨመረ እኛ እንቸገራለን ማለት ነው። ከዚህ አንፃር ነፃ ገበያ የሚከተሉ ሀገራት የዋጋ ድርድር በገዢው ሰው መከናወን አለበት ማለት ነው። አንዳንድ ጊዜ ለምሳሌ እኔ ጫማ የምገዛበት ቦታ ልብስ የምገዛበት ቦታ ብዙ ጊዜ እሄዳለሁኝ። ስሄድ የሚ የእቃ ዋጋና እነሱ የሚነግሩኝ ዋጋ በጣም የተለያየ ነው። ምክንያቱም የተለያየ ቦታ ጠይቄ ስለመሄድ ብዙ መረጃ አለኝ። ከዛ መረጃ አንፃር አስረዳቸዋለሁ። ከዛ ያንን ንጽጽራዊ ዋጋ ካወጡ በኋላ እንስማማለን ማለት ነው። እንጂ ድንገት ሄጄ ብጠይቃቸው አንድ ሺህ ብር የሚሸጠውን እቃ ስድስት ሺህ ሊለኝ ይችላል። ስለዚህ ዝም ብዬ ከገዛሁኝ አምስት ሺህ ብር እከስራለሁ ማለት ነው። ይሄን ደግሞ በደንብ አውቃለሁኝ እኔ። ከዛ አንፃር የዋጋ ንጽጽራዊ ስራ መስራት እያንዳንዱን ተመን ማውጣት የሚመጣበትንና የሚገባበትን ዋጋ መለየት ከሚገዛው ሰው ይጠበቃል ማለት ነው። ስለዚህ በጣም ጠቃሚ ነገር አንዱ የዋጋ የገበያ ዋጋ መደራደር ነው። እና ይሄን ካላደረግን በቀላሉ ገንዘባችንን እንበላለን ወይም እናጣለን ማለት ነው። ይሄን ለማድረግ ምንም እውቀት አይጠይቅም። የሚጠይቀው አንድ ነገር ብቻ ነው። እሱም ብዙ ቦታ መጠየቅ አንድ ቦታ ብቻ አለመግዛት ብዙ ቦታ መጠየቅ። ከዛ ንጽጽራዊ ዋጋ ማውጣት። ከዛ እቃው አይነቱ ተመሳሳይ ከሆነ ሁሉም ነገር የሚመሳሰል ከሆነ የሚቀንሰው ቦታ ሄዶ መግዛት ነው። ምክንያቱም ይሄኛው ነጋዴ ብዙ ለማትረፍ ስለሚጣደፍ ማለት ነው። ከዛ በእያንዳንዳችን ዘንድ ሊኖር የሚገባው በገበያ ላይ ዋጋ መደራደር ግዴታ ነው። ምክንያቱም ነጋዴ ብዙ ሊያተርፍብን ይችላል። አንድ ሺህ ብር ካተረፈ በቂ ነው። ሁለት ሺህ ሶስት ሺህ የሚያተርፍብን ከሆነ ግን ለእኛ ኪሳራ ነው። ስለዚህ የኛውን ለመረዳት ደግሞ በእያንዳንዱ ንግድ ቦታ እየሄደን ንጽጽራዊ ዋጋ ማውጣትና ዋጋ መደራደር ግዴታ ነው ማለት ነው። ይሄን እኔ በተደጋጋሚ አድርጌ ውጤታማ ሁኜበታለሁ።

የምጠቀማቸው ብዙ አይነት ሳሙናዎች ናቸው። የሳሙናው አይነት በሁለት ይከፈላል በዋናነት የገላ ሳሙና እና የልብስ ሳሙና በመባል በሁለት ይከፈላል። በየትኛውም በተለይ በኢትዮጵያ ይዘት የምናውቀው ሁለት አይነት ሳሙና ነው። ከ ይሄ ከክፍፍል ከክላስ ወይም ከክፍል አንፃር ማለት ነው። የመጀመሪያው የልብስ ሳሙና ሁለተኛው የገላ ሳሙና ነው። የልብስ ሳሙና በጣም ብዙ አይነት ሳሙና አለ። ለምሳሌ ፒኮክ ሳሙና አለ። ሃምሳ አምስት ሳሙና አለ። ቢንጎ ሳሙና አለ በጣም ብዙ አይነት ሳሙና ነው ልብስ ሳሙና። የገላ ሳሙናን በተመሳሳይ ብዙ አይነት ሳሙና አለ። የገላ ሳሙና ላይፍ ቦይ ሳሙና አለ። ሜዲኬር ሳሙና አለ ብዙ አይነት የገላ ሳሙና አለ። ግን በክፍል ደረጃ የልብስና የገላ ተብሎ በሁለት ይከፈላሉ። እና ከእነዚህ ውስጥ እኔ የምጠቀመው የገላ ሳሙና ላይፍ ቦይ ይባላል። ከገላ ሳሙና ስጀምር የምትጠቀመው የገላ ሳሙና ላይፍ ቦይ የሚባል በኢትዮጵያ ውስጥ የሚመረት። የቆዳን ጀርሞች የመግደል አቅም ያለውና በውስጡ ኬሚካል ያለው ያ ኬሚካል ደግሞ ለቆዳ ተስማሚ ጀርሞችን ደግሞ የሚገድል ኬሚካል ነው። እና ይሄን ኬሚካል በብዛት እጠቀማለሁኝ። ይሄ ሳሙና ሰውነትን የማለስለስ እና ወዝ በወዝ የማድረግ እና በሰውነት ላይ ያሉ ጀርሞችን የመግደል አቅም አለው እና በጣም የሚወደድ ሳሙና በብዙ ኢትዮጵያውያን ዘንድ ተቀባይነት ያለው የገላ ሳሙና ነው። ሌላኛው ሜዲኬድ ሳሙና ነው የምጠቀመው ሌላኛው የምጠቀመው የገላ ሳሙና ሜዲኬድ ሳሙና ይባላል። ይሄ ሜዲኬድ ሳሙና እሱም ጥሩ መዓዛ ጥሩ ሽታ ጥሩ ጠረን ያለው ሳሙና ነው የሚመረተውም በዚሁ በኢትዮጵያ ነው። በተለይ ለህፃናት ለህፃናት የገላቸው ጥሩ ሽታ እንዲኖረው ጀርሞችን እንዲገል ተደርጎ የተሰራ ለህፃናትም ለአዋቂም የሚሆን ሳሙና ነው። ይህንን የገላ ሳሙና እጠቀማለሁኝ። ከዛ ውጪ የምጠቀመው የገላ ሳሙና ደግሞ ጉሩ የሚባል ሳሙና አለ። በኢትዮጵያ ውስጥ ጉሩ የሚባል ይሄ አረንጓዴ አይነት ሳሙና። አለ ይሄ ሳሙናም በጣም ጥሩ የሆነ ሳሙና ቆዳን የሚያለሰልስ ፀጉር እንዳይነቃቀል የሚያደርግ እጅ እንዲለሰልስ የሚያደርግ ሳሙና ነው። ይሄም የራሱ የሆነ ጀርሞችን የሚገድል ኬሚካል ያለው ሳሙና ነው በጣም ተፈላጊ ሳሙና ነው በኢትዮጵያ ውስጥ። እነዚህ የጠቀስኳቸው ከብዙ በጥቂቱ የገላ ሳሙና ናቸው። ሌላኛው የምጠቀመው ሳሙና ደግሞ የልብስ ሳሙና ነው። የልብስ ሳሙና ልብስ ለማጽዳት ልብስ ለማንጻት እጠቀምበታለሁ ከምጠቀማቸው የልብስ ሳሙናዎች መካከል የመጀመሪያው አምስት ሃምሳ አምስት ሳሙና የሚባል አለ። አምስት ሃምሳ አምስት ሳሙና እሱም በኢትዮጵያ ውስጥ የሚመረት ሳሙና ነው። ልብስን የማንጻት ያለምንም ድካም ልብስን ቆሻሻውን ቶሎ የማስለቀቅ አቅም አለው። ይሄ የልብስ ሳሙና በብዛት በሰፊው የምናገኘው በማዕከላዊ ኢትዮጵያ ወይም በትላልቅ ከተሞች ውስጥ ነው። እና ይሄን ሳሙና በብዛት እጠቀማለሁኝ ሌላው ደግሞ ከኬንያ በሞያሌ በኩል የሚገባ ረጅም ሳሙና አለ የልብስ ሳሙና ነው እሱ የሚመረተው ኬንያ ውስጥ ነው። ሳሙናው ስም የለውም እንዲሁ የሚሸጥ ሳሙና ነው እሱን ሳሙና እጠቀማለሁኝ። እሱ በተለይ ለልብስ እና ደግሞ ይሄ ሽታ ለማይወዱ ሰዎች ወይም አስም ላለባቸው ሰዎች መድሃኒት ነው ይባላል። በሱ ይታጠናሉ በሱ ይታጠባሉ እና በጣም የምወደው ሳሞና ነው። ሌላኛው ደግሞ ፒኮክ የሚባል ሳሙና አለ። እሱም የሚመረተው በአዳማ በኢትዮጵያ ውስጥ ነው። ፒኮክ ሳሙና በጣም ጠንካራ ቶሎ የማይሟሟ ቶሎ የማይደርቅ ሳሙና ነው። በብዛት እነዚህን ሳሙናዎች እጠቀማለሁኝ እና አጠቃላይ የሳሙና አጠቃቀሜ ይህንን ይመስላል የምጠቀመው ሁለቱንም የገላ ሳሙና የ ልብስ ሳሙና ነው። እና በተለያየ ቀለምና አይነት በተለያየ ይዘት የሚመረቱ ብዙ ሳሙናዎች አሉ። እና ከእነዚህም የምጠቀማቸው አሁን የጠቀስኳቸው ናቸው በእርግጥ ሌሎችም ብዙ ሳሙናዎች ኢትዮጵያ ውስጥ ይመረታሉ። እኔ የምጠቀማቸው እነዚህ ሳሙናዎች ናቸው። ከብዙ በጥቂቱ የሳሙና አጠቃቀሜ ወይ የምጠቀማቸው የሳሙና አይነቶች እነዚህን ይመስላሉ እነዚህን ሳምናዎች በብዛት እጠቀማቸዋለሁ

ልዩ ችሎታ አለኝ በጣም አለኝ ብዬ የማስበው ልዩ ችሎታዬ ሶስት ናቸው። የመጀመሪያው የግራፊክስ ዲዛይን ችሎታ። ሁለተኛው ደግሞ የቪዲዮ ኤዲቲንግ ችሎታ። ሶስተኛው ደግሞ የ ሰውን የማሳመን ችሎታ። እነዚህ ችሎታዎች አሉኝ። እና በብዛት ስራዎችን የምሰራበት ገቢ የማገኝበት ስራዎች እነዚህ ናቸው። ማለት ሰው የራሱ አቅም ችሎታ ኖሮት የማሳመን እና የመግባባት ችሎታ ከሌለው ስራ መስራት አይችልም። በዚህ አለም ላይ እንደሚታወቀው። እኔ በተማርኩት የትምህርት ክፍል ውጤታማ ሆኜበት ገቢ ያገኘሁበት ያለሁት ክህሎት። ግራፊክስ ዲዛይን ቪዲዮ ኤዲቲንግ እና የመናገር ችሎታ ወይም የማሳመን ችሎታ። እነዚህ ችሎታዎች አሉኝ ማንንም ሰው ማሳመን እችላለሁ ማለት። ምክንያቱም በደንብ ከተረዳሁት ነገርየውን ካመንኩበት ማንም ሰው ማሳመን እችላለሁ። አንዱ አለኝ የምለው ችሎታ ይሄ ነው። በምንም መንገድ ጉዳዩን ልመንበት በጉዳዩ ላይ በቂ መረጃ በቂ ማስረጃ ካለኝ ማንንም ሰው ማሳመን እችላለሁኝ። የገበያ የማፈላለግ ችሎታ ከሰዎች ጋር የመግባባት ችሎታ። መረጃን ቶሎ ለሰው የማድረስ ችሎታ። ብዙ አይነት ችሎታዎች አሉኝ በዚህ ረገድ ማለቴ ነው። ከዛ ውጪ እንደ ትምህርት እና እንደ ተመረኩበት ትምህርት ክፍል ያለኝ ችሎታ ደግሞ አሁን የጠቀስኩት። ቪዲዮ ኤዲቲንግ ግራፊክ ዲዛይን አሁን ደግሞ በርቀት እየተማርኩ ያለሁት የአርቲፊሻል ኢንተለጀንስ ኢንጂነር የሚባል ፕሮግራም እየተማርኩኝ ነው። ይሄም በ ጎግል አማካኝነት የሚሰጥ የ በይነ መረብ ትምህርት ነው እሱን እየተከታተልኩኝ ነው። ወደፊት የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ባለሙያ ምሆን ይመስለኛል ይሄ እቅድ አለኝ በውስጤ። ይሄኛውን አቅጃለሁኝ። ከዛ ውጪ ግን የንግግር ችሎታ ሰውን ማሳመን ችሎታ። በነገሮች ላይ መረጃ የመሰብሰብ ችሎታ። የማዳመጥ ችሎታ የመናገር ችሎታዎች አሉኝ እነዚህ ችሎታዎች በጣም ጠቅመውኛል። ምክንያቱም እንደዚህ አይነት ችሎታ ባይኖረኝ የመናገር ችሎታ የማሳመን ችሎታ መረጃ የመያዝ ችሎታ ባይኖረኝ። በየትኛውም የስራ ዘርፍ ስራ ማግኘት አልችልም። ምክንያቱም ሁሉም ስራ ንግግር ይፈልጋል ሁሉም ስራ ማሳመን ይፈልጋል ሁሉም ስራ የራሱ የሆነ ገላጭ ይፈልጋል። ምክንያቱም ስራው ራሱ አይናገርም ስለ ስራው ምንናገረው እኛ ነን። ስራውን በትክክል የስራነውን ስራ መግለጥ ካልቻልን ስራው ራሱ አይናገርም። ስለዚህ ከስራው በላይ የኛ የመናገር ችሎታ የኛ አቅም ብዙ ትርጉም አለው። እና እንደዚህ አይነት ችሎታዎችን አሉኝ በተፈጥሮ የተሰጠኝ የመናገር ችሎታና የማዳመጥ ችሎታ። የቪዲዮ ኤዲቲንግ እና ግራፊክ ዲዛይን ግን በትምህርት ነው ያዳበርኳቸው እንጂ በተፈጥሮ የተሰጠኝ ስጦታዎች አይደሉም። በትምህርት በተለያዩ ስራዎችን በማየት የሚስሩ ስራዎችን በማየት በተግባር በመመልከት እነዚህን እውቀቶች አዳብሬያለሁኝ እና በትምህርት ያገኘሁት ነው። የቪዲዮ ኤዲቲንግ ችሎታ በትምህርት ነው ያገኘሁት። የተለያዩ ትምህርቶችን ከፍዬ ተምሬ ነው ያገኘሁት። ከዛ ውጪ ያለው ግን የመናገር ችሎታ እግዚአብሔር ሲፈጥረኝ እንድናገር አድርጎ ወይም ደግሞ ተናጋሪ አድርጎ ነው የፈጠረኝ። እና የመናገር የማሳመን ችሎታ አለኝ ሰዎችን በቀላሉ አሳምናለሁ። የራሴን ምርት በቀላሉ ማስተዋወቅ እችላለሁ። የራሴን ምርት ወደ ገበያ ማውጣት እችላለሁ። እና በዚህ ረገድ ልዩ ችሎታ አለኝ ብዬ አስባለሁኝ። ከዛ ውጪ ደግሞ ችሎ የማሳለፍ ችሎታ ማለት መጥፎ ነገር ሳይ መጥፎ ነገሩን በደንብ አላስተውለውም። ያን ነገር ወዲያው ከውስጥ አወጣና ሌላ በጎ ነገር ምክንያቱም አይምሮዬን ለመጥፎ ነገር ማከራየት አልፈልግም አይምሮዬን ለበጎ ነገር ነው መጠቀም የምፈለገው ለዛ። መጥፎ ነገሮች ሲያጋጥሙኝ ወዲያው የመጣል የመተው እና ወደ በጎ ነገሩ የማዘንበል ችሎታ አለኝ። ይሄም አንዱ የእግዚአብሔር ስጦታ ነው። በጎ በጎን መያዝ በጎ በጎን መሻት ጥበብ ነው በራሱ። ስለዚህ ከመጥፎ ነገር መራቅ አንድ ችሎታ ነው። እኔም ይሄንን ነገር አደርጋለሁኝ ከተፈጥሮ የተሰጠኝ እግዚአብሔር የሰጠኝ ስጦታ ነው። ከብዙ በጥቂቱ አሉኝ ከምላቸው ልዩ ችሎታዎች ውስጥ እነዚህን ይመስላሉ። የችሎታዎቼ ብቃት ውስን ናቸው

ማህበራዊ ሚዲያ እጠቀማለሁ ማህበራዊ ሚዲያ በብዛት ከሚጠቀሙ ሰዎች አንዱ ነኝ። ማህበራዊ ሚዲያ ለብዙ አገልግሎት ይውላል ግን እንደየአጠቃቀማችን የራሱ የሆነ አሉታዊ ተጽዕኖ አለው። አዎንታዊም ተጽዕኖ አለው በርግጥ ምንም ነገር እንደየአጠቃቀሙ ይለያል። ምንም ነገር ከመጠን በላይ ከተጠቀምነው ጉዳቱ ያመዝናል። ግን በአግባቡ ከተጠቀምነው የራሱ የሆነ የህይወት አካል ሆኖ ለህይወታችን በጎ አስተዋጽኦ ያደርጋል። ለምሳሌ ማህበራዊ ሚዲያ እንውሰድ እኔ ፌስቡክ እጠቀማለሁ። ቴሌግራም እጠቀማለሁ ቲክቶክ እጠቀማለሁ። ዋትሳፕ እጠቀማለሁ። ኢሞ እጠቀማለሁ። እነዚህን ሁሉ ስጠቀም ለእያንዳንዱ ሰዓት አስቀምጬ ነው። ለምሳሌ ፌስቡክ ስንት ሰዓት ነው የምጠቀመው? ቴሌግራም ስንት ሰዓት ነው የምጠቀመው? ዋትሳብ ስንት ሰዓት ነው የምትጠቀመው የሚለውን። የእያንዳንዱን ማህበራዊ ሚዲያ የራሴ ሰዓት መድቤለት ነው። እንጂ እንደፈለኩኝ እዛ ላይ ጊዜን አላባክንም። ምክንያቱም ማህበራዊ ሚዲያ በጣም ጊዜያችንን ከሚበሉት ነገሮች አንዱ ማህበራዊ ሚዲያ። አንዳንድ ጓደኞቼ አንዳንድ የሰራ ባልደረቦቼ ሳያቸው በጣም ያሳዝኑኛል። ሃያ አራት ሰዓት ሙሉ ማህበራዊ ሚዲያ ላይ ናቸው ግን ምንም አይነት ጥቅም አያገኙም። ከዛ ማህበራዊ ሚዲያ ምንም አይነት ጥቅም አግኝተው አያውቁም። ግን ሁልጊዜ ሁልጊዜ ጠዋት ከሰአት ማታ ማህበራዊ ሚዲያ ላይ ናቸው። ይሄ መሆን የለበትም። እኔ ማህበራዊ ሚዲያ ስጠቀም በአግባቡና በጊዜ ነው። ለምሳሌ ለፌስቡክ አርባ ደቂቃ ከሰጠሁኝ ለቴሌግራም አምሳ ደቂቃ ለኢሞ አልፎ አልፎ ነው የምትጠቀመው አስር ደቂቃ። ለዋትሳፕ ደግሞ አስራ አምስት ደቂቃ ቢበዛ። እንደዛ አድርጌ ለእያንዳንዱ ማህበራዊ ሚዲያ ሰዓት መድቤለት ነው የምጠቀመው እንጂ ሁል ጊዜ ሁል ጊዜ ማህበራዊ ሚዲያ ላይ አላሳልፍም። እናጠቀማለሁኝ ግን ማህበራዊ ሚዲያ አጠቃቀም ትንሽ ጥንቃቄ ይፈልጋል። ጥንቃቄ የማላደርግ ከሆነ ማህበራዊ ሚዲያ ጊዜያችንን እድሜያችንን ትኩረታችንን ሁሉ ነገር ይወስደውና ከንቱ ያደርገናል። ስለዚህ ብዙ ጊዜ ማህበራዊ ሚዲያ ማሳለፍ ወይም በጣም ብዙ ሰዓት ማህበራዊ ሚዲያ ላይ ማሳለፍ የራሱ ይሆነ አሉታዊ ጎን አለው። በተለይ አይታችሁ ከሆነ በጣም ታዋቂ ሰዎች በጣም ስኬታማ የሆኑ ሰዎች ማህበራዊ ሚዲያ ላይ ያላቸው አቋም የተመጠነ ነው። ማህበራዊ ሚዲያ ያላቸው አቋም ምጥን ነው የሚጠቀሙበት ሰዓት የራሳቸው ሰዓት አላቸው። ሁልጊዜ አይገቡም ሁልጊዜ አይከታተሉም ምጥን የሆነ ሰዓት ነው ያላቸው። እና በዛ ረገድ ራስንም ማዳበር ማበልጸግ ያስፈልጋል በእርግጥ ማህበራዊ ሚዲያ ሁል ጊዜ አሉታዊ ተጽዕኖ ብቻ ነው ያለው ማለት አይደለም የራሱ ጥቅም አለው እኔ ያገኟቸው ጥቅሞች አሉ ከማህበራዊ ሚዲያ ለምሳሌ ስራ በቀላሉ አገኛለሁ። ከሰዎች ጋር በቀላሉ እገናኛለሁ። ዶክመንት በቀላሉ እላላካለሁ። ብዙ ነገር ከማህበራዊ ሚዲያ አግኝቻለሁ። ግን ይሄ ስኬታማ የሚሆነው በመጠን ሲሆን ነው። በመጠን ካልሆነ የሰውን ጊዜ የሰውን ትኩረት የሰውን ሁሉ ነገር ወስደው ስራ ፈት ያደርጋሉ። ስለዚህ የማህበራዊ ሚዲያ አጠቃቀማችን መጠን የተገደበበት መሆን አለበት እኔ የማደርገዉም እንደዛ ነው። እኔ ለማህበራዊ ሚዲያ የምሰጠው ጊዜ የተመጠነ ነው። ብዙ ጊዜ እዛ ላይ አላሳልፍም። አንዳንዴ ስራዎችን ለመመልከት የወጡ ማስታወቂያዎችን ለማየት እገባለሁኝ ከዛ የማገኘውን መረጃ ከዛም ከዛም እወስድና ወደ ስራ እመለሳለሁ። እንጂ ማህበራዊ ሚዲያ ላይ ጊዜ ማሳለፍ ከንቱ ሆኖ ይሰማኛል። ከዛ አንፃር ማህበራዊ ሚዲያ እጠቀማለሁ ግን በአግባቡ ነው የምጠቀመው። ለምሳሌ በጣም ለረጅም ጊዜ የተጠቀምኩት ፌስቡክ ነው። ከዘጠነኛ ክፍል ጀምሮ እስከ አሁን ድረስ የምትጠቀመው ፌስቡክ ነው? ግን ከፌስቡክ ያገኘሁት ጥቅም በጣም የተወሰነች ናት በጣም የተወሰነ የተገደበ ነው። ስለዚህ ሙሉ ጊዜን ለምን አባክንበታለሁ? ከዛ አንፃር ራሴን ለራሴ ገደብ ሰጥቼ ለራሴ ቃል ገብቼ በጊዜና በሰአት ገደብ ውስጥ ለማህበራዊ ሚዲያ የምጠቀመው እንጂ በደንብ እጠቀማለሁ ማህበራዊ ሚዲያ ሁሉም ማህበራዊ ሚዲያ መተግበሪያዎች አሉኝ። ግን ለእያንዳንዱ ጊዜና ገደብ አበጅቼለት በዛ ጊዜ ውስጥ ነው የምንቀሳቀሰው እና ለሁሉም ሰው ምመክረው ማህበራዊ ሚዲያ አጠቃቀም ጥንቃቄ ይፈልጋል። ጥንቃቄ ካላደረግንበት ወደ ኪሳራ ይወስደናል። ያ ደግሞ መጨረሻ ላይ ውድቀትን ስለሚያመጣ ማህበራዊ ሚዲያ አጠቃቀም ጥንቃቄ ይፈልጋል ማለት ነው። እና ማህበራዊ ሚዲያን በደንብ እጠቀማለሁ

ባህላዊ ልብስ ለብሳለሁኝ። ባህላዊ ልብስ የምለብሰው የአንድን አካባቢ ወይ የአንድን ማህበረሰብ ብቻ አይደለም። ባህል ደስ ይለኛል እኔ በተፈጥሮ ምክንያቱም ያንን ባህል የፈጠረው እግዚአብሔር ስለሆነ። የፍጥረቱን አይን ለማየት የፍጥረቱን ችሎታውን የእግዚአብሔርን ችሎታ ስለሚያሳየኝ። ሁሉንም ባህል አከብራለሁ። እያንዳንዱ ባህል ደግሞ የራሱ የሆነ ልብስ አለው። ለምሳሌ በኢትዮጵያ ወደ ሰማንያ ስድስት አካባቢ የሚደርሱ ባህላዊ ወይም ብሄር ብሄረሰቦች አሉ። እያንዳንዱ ብሄር ብሄረሰብ የራሱ የሆነ አለባበስ ቋንቋ አነጋገር መልክ ቁመና አለው። እያንዳንዱ ብሄር ብሄረሰብ ከእነሱ ውስጥ በጣም ደስ የሚል የሚማርከኝ የሚል የሰሜኑ የአማራ ባህላዊ ልብስ የኦሮሞ ባህላዊ ልብስ የትግሬ ባህላዊ ልብስ የሲዳማ ባህላዊ ልብስ የጉጂ ባህላዊ ልብስ የወላይታ ባህላዊ ልብስ የጋሞ የሜዶርዚ እዚህ ባህላዊ ልብስ እነዚህን ልብሶች እለብሳለሁኝ። እነዚህን ስለብስ የተለያየ ስሜት ነው የሚሰማኝ። ሁሉንም ማህበረሰብ የአለባበስ ሁኔታ የቋንቋ አይነት የመልክ የሁሉንም ነገር አከብራለሁኝ። ባህላቸውንም ስለብስ ደግሞ የባህላቸውን መገለጫ የሆነ አሁን ልብስ ለብስ ደግሞ የተለየ ስሜት ይፈጥርብኛል። ከዛ ባህል የምወርሰው የማገኘው ፍጹም በረከት አለ ፍጹም ደስታ አለ። ያንን በማድረግ የምጋራው የዛ ማህበረሰብ አካል ሆኜ የምጋራው የሆነ መንፈስ አለ። ያ ጸጋ ነው ያ መታደል ነው። ያንን ባህል መውደድ በሌላ አነጋገር ያንን ማህበረሰብ ማክበር ነው። አንድን ማህበረሰብ እንደምናከብር እንደምንወደው የምንገልጸው ባህሉን ስናከብርለት ነው። ቋንቋውን ስናከብርለት ነው ሁሉ ነገር ስናከብርለት ነው። ለዛ እኔም የባህላዊ ልብስ እየለበስኩ ለምሳሌ ወላይታ ስሄድ የወላይታ ባህላዊ ልብስ እለብሳለሁ። ጋሞ ሲሄድ የጋሞ ባህላዊ ልብስ እለብሳለሁ። ጎንደር ሲሄድ የጎንደር ባህላዊ ልብስ እለብሳለሁ። ትግራይ ስሄድ የትግራይ ባህላዊ ልብስ እለብሳለሁ ኦሮሚያ ስሄድ የኦሮሞ ባህላዊ ልብስ እለብሳለሁ። ሲዳማ ሲሄድ የሲዳማ ባህላዊ ልብስ እለብሳለሁ። ኮንሶ ሲሄድ የኮንሶ ባህላዊ ልብስ እለብሳለሁ። ጉጅ ሲሄድ የጉጅ ባህላዊ ልብስ እለብሳለሁ ሶማሌ ሲሄድ የሶማሌ ባህላዊ ልብስ እለብሳለሁ። በሄድኩበት ቦታ ሁሉ የዛን ማህበረሰብ ባህላዊ ላይ ልብስ እለብሳለሁ ምክንያቱም የዚህ የነሱን መገለጫ የሆነውን ልብስ ለብስ እነሱን እንዳከበርኳቸው ይሰማቸዋል። በእውነትም ደግሞ አንድን ማህበረሰብ እንደምናከብረው እንደምንወደው የምናውቀው ባህላዊ ልብሱን ስንለብስለት ስናከብረው ቋንቋውን ስናከብርለት ነው። ከዛ በሄድኩበት ቦታ ሁሉ በርግጥ አቅሜ አይፈቅድም ኢኮኖሚ አይፈቅድም። ሰማንያ ስድስቱንም ብሄር ቤተሰብ ባይና አለባበሳቸውን ባውቅ ደስ ይለኛል። እኔ ግን የምለብሳቸው የተወሰኑ ናቸው ቅድም እንደጠቀስኩት የኦሮሞ ባህላዊ ልብስ። የጉጂ ባህላዊ ልብስ የሶማሌ ባህላዊ ልብስ የሲዳማ ባህላዊ ልብስ የወላይታ ባህላዊ ልብስ የጉራጊ ባህላዊ ልብስ። እነዚህን የመሳሰሉ ባህላዊ ልብሶች እለብሳለሁኝ። እነዚህን የምለብሰው ደግሞ አልፎ አልፎ ወይ በዓላት ሲሆኑ ወይ ደግሞ የዛ አካባቢ ማህበረሰብ የሚያከብሩት በዓል ሲኖር እነዚህን የመሳሰሉት በዓላት ላይ ባህላዊ ልብስ ለብሳለሁኝ። የማከብረው በዓል የሚመለከት ባህላዊ ልብስ እለብሳለሁ። አንዳንዴ ደግሞ ሃይማኖታዊ የሆነ ባህል ልብስም እለብሳለሁ ለምሳሌ ኦርቶዶክስን የሚመስል ባህላዊ ልብስ እለብሳለሁኝ ኦርቶዶክስ ስለሆንኩኝ ማለት ነው። ሌሎችም እንዲሁ የነሱን ባህል መገለጫ ናቸው ብሎ የሚያስባቸውን ልብሶች በዓላቸውን ሲያከብሩ የነሱን ልብስ ለብሼ እገኛለሁኝ። እና ባህልን ማክበር የሚገለጠው አንዱ የዛን ባህል አለባበስ በመልበስ ነው። ስለዚህ ባህላዊ አለባበስ ደግሞ የሁሉም ማህበረሰብ የሁሉም ብሄር ብሄረሰብ መገለጫ ነው። ያን ብሄር ብሄረሰብ ባህሉን አከበርንለት የምንለው የእሱን መገለጫ የሆነውን ልብስ ስንለብስለት ነው ማለት ነው። ስለዚህ የብዙ ብሄር ብሄረሰቦች ልብስ ለብሼ አውቃለሁ የባህል ልብስ እለብሳለሁኝ። ያው ባህል ሲባል እንደየአካባቢው እንደየሁኔታው እንደየ ጎሳው ስለሚለያይ የሁሉን ተመሳይ ስላልሆነ። ግን የሁሉንም ባህል አክብሬ በተቻለ መጠን በዓላቸው ላይ ወይም የሆነ የበአል አካባቢር ሲኖራቸው እዛ በመገኘት የነሱን ወይም የዛን አካባቢ ማህበረሰብ ባህላዊ ልብስ እለብሳለሁኝ። ያ ደግሞ ያንን ማህበረሰብ እንደምወደው እንደማከብረው የሚገልጽ የአለባበስ ሁኔታ ነው ማለት ነው